ፎቶ ማንሳት በሚገባ እወዳለሁ። ፎቶ ማንሳት በጣም ነው የሚያስደስተኝ ምክንያቱም ፎቶ ለተለያዩ ነገሮች ይጠቅሙናል ፎቶ ማስታወሻ ነው ፎቶ ብዙ ነገር ነው የሚጠቅመው። እንደ ፎቶ ጥሩ ነገር የለም ምክንያቱም ፎቶ ከሰዎች ጋር ከምንወዳቸው ሰዎች ጋር ፎቶ እንነሳለን እንዲሁም ደግሞ እኛን ከሚያከብሩ ሰዎች ጋር ፎቶ እንነሳለን። ከስራ ባልደረቦቻችን እንዲሁም ከቤተሰቦቻችን ከሚያወን ከማይደንቁ ሰዎች ጋር እንዲሁም ደግሞ የኛ የተለያዩ ፕላትፎርሞች ላይ የተለያዩ ድረ ገጾች ላይ እንዲሁም ደግሞ የተለያዩ መተግበሪዎች ላይ እኛ ተጽኖ ፈጠሪዎች እንዲሁም ደግሞ ታዋቂዎች ከሆነ ሰዎች አድናቂዎቻችን ከእኛ ጋር ፎቶ መነሳትም እንዲሁም ደግሞ ከእኛ ጋር ጥሩ ጊዜ ማሳለፍ ስለሚፈልጉ ፎቶ እንነሳለን ማለት ነው ስለዚህ ከመንወዳቸው ሰዎች ጋር ፎቶ እንነሳለን ከሚያከብሩን ሰዎች ጋር ፎቶ እንነሳለን። ፎቶውም ማንሰት እንግዲህ የሚጠቅመን ፎቶ መነሳት የሚጠቅመን አንደኛ ለማስታወሻ ነው ሁለተኛ ደግሞ በጣም ጥሩ ነገር ነው። ስለዚህ ቀርጸን ማስቀመጥ በጣም ጥሩ ነገር ነው። ሁሉ ነገር ያገኘነው ነገር ለምሳሌ የጎበኘነውን ነገር የመሳሰሉትን እንዲሁም ደግሞ ሙዚየም ስንሄድ ፎቶ ማንሳት አለብን ፎቶ ብዙዎቹ ቦታዎች ስንሄድ ፎቶ እናነሳለን ለምሳሌ ሙዚየም ስንሄድ ፎቶ እናነሳለን። የሚጠቅምን ነገር ስናይ ፎቶ እናነሳለን እንዲሁ ደግሞ ተፈጥሮአዊ ቦታ ደስ የሚል ቦታ ሰንሄድ ፎቶ እንነሳለን ፎቶ እናነሳለን የተለየ ሰዎች ስናገኘው የምናደንቃቸው ሰዎች ስናገኝ ፎቶ እናሰነሳቸዋለን እና አብረን እንነሳለን። ብዙ ነገሮች ላይ በፎቶ እንጠቀማለን ማለት ነው ስለዚህ ፎቶ ማንሳት በጣም ጥሩ ነገር እና አሪፍ ነገር ነው። ፎቶ እናነሳለን ስለዚህ ፎቶ እያነሳን ነው የምንሄደው ማለት ነው ሰዎች የተለያዩ መዝናኛ ስንዝናና ፎቶ እንነሳለን እንዲሁም ደግሞ የተለያዩ ከቤተሰቦቻችን ጋር ጥሩ ጊዜ ስናሳልፍ ፎቶ እንነሳለን። እንዲሁም ደግሞ ክብረ በዓላቶች ስናሳልፍ በዓሎችን ያውድ አመት እንደውም እንዲሁም ደግሞ የተለያየ አውድ አመት ክብረ በዓልን ስናሳልፍ አብረን ፎቶ እንነሳልን ከሰዎች ጋር ማለት ነው። ስለዚህ ፎቶ ለማስታወሻ እንዲሁም ደግሞ ለደስታ ጊዜ ለልደት ጊዜ የመሳሰሉት ለሰርግ ለሰርግ ጊዜ ፎቶ እንነሳልን ስለዚህ ለተለያዩ ጊዜ ፎቶዎችን መነሳት ጥሩ ነው። ሰዎችን የሚያደርጋቸው ጊዜ በደንብ ፎቶ ይነሳሉ ተንቀሳቃሽ ምስሎችን ይቀርጻሉ የተለየዩ ይሄን የሚያደርጉበት መንገድ እነሱ ማስታወሻቸዉን ለማስቀመጥ ነው። የነሱን ነገ ያንን መስታወሻ ዞር ብሎ ለማየት እንዲሁም ደግሞ እንዴት እንዳሳለፉ ያንን ቀን ያሳለፉትን ጊዜ ለማወቅ ለማሳየት ነው። ስለዚህ ለእነዚህ ነገሮች ይጠቅማል ማለት ነው ፎቶ መነሳት ጥሩ ነገር እና ወሳኝ ነገር ነው ማለት ነው። ስለዚህ ፎቶ ማነሳት እና ፎቶ ማንሳት በጣም ጥሩ ነው። እኔ ደግሞ በጣም የሚያስደስተኝ ነገር ተፈጥሮአዊ ነገር እና እንዲሁም ደግሞ ታሪካዊ ነገሮች ፎቶ ማንሳት እንዲሁም ደግሞ ጋራሚ ነገሮች ፎቶ ማንሳት እንዲሁም ደግሞ ወጣ ያሉ ነገሮች ፎቶ ማንሳት በጣም ነው ደስ የሚለኝ እንዲውም ደግሞ ልጆችን ፎቶ ማንሳት በጣም ደስ ይለኛል ህፃናትን መንገድ ላይ ፎቶ ማንሳት በጣም ነው የሚያስደስተኝ። ስለዚህ ፎቶ በጣም ያስደስተናል ማለት ነው ስለዚህ በ ፎቶ ማንሳት የሚጠቅምን ለማስታወሻ ነው። እንዲሁም ደግሞ ብዙ አይነት ፎቶ አለ። ሰዎች ላይ ደስታ ጊዜ የሚነሱት ፎቶ አለ እንዲሁም ደግሞ ለተለያዩ ለደስታ ጊዜ ለልደት ጊዜ የሚነሱት አለ። እንዲሁም ደግሞ በሰርጋቸው ጊዜ የሚነሱት ነገር አለ እንዲሁም ደግሞ በተለያዩ ፕሮግራሞች በክብረ ባአሎች የሚያነሱበት ጊዜ አለ ነው። በተለያዩ ክብር በዓላት እንዲሁም ደግሞ አውዳ አመት ላይ ፎቶዎችን ይነሳሉ ሰዎች የተለያየ ምክንያት እና በትለያየ ሁኔታ ስራ ለመቀጠር ፎቶ ይነሳሉ እንዲሁም ደግሞ መታወቂያ ለማውጣት እንዲሁም መታወቂያ ለማሳደስ ፎቶ ይነሳሉ። እንዲሁም ደግሞ ፓስፖርት ለማውጣት ፎቶ ይነሳሉ። ብዙ ነገር ለመስጠት እንዲሁም መንጃ ፍቃድ ለመውጣት ፎቶ መነሳት ያስፈልጋል ማለት ነው ስለዚህ ፎቶ ለብዙ ነገር የሚያገለግል ነው። የተለያዩ ሰነዶችን ለመስራት የተለያዩ ዶክመንቶችን የተለያዩ ፎቶ ሰነዶችን ለመሰለን እንዲሁም ደግሞ ፋይሎች ላይ ፎቶ ተነስተን እናስቀምጣለን የስልካችን ፋይል ላይ ማለት ነው። ስለዚህ ፎቶ መነሳት በጣም ትልቅ ነገር ነው እና በጣም ጥሩ ነገር ነው ማለት ነው። ስለዚህ ፎቶ ለብዙ ነገር ነው ደስ የሚለን ስለዚህ ፎቶ መነሳት በጣም አስደሳች እና ጥሩ ነገር ነው። ጥሩ ስሜት አለው ማለት ነው ፎቶ መነሳት በጣም የሚስደስት ነገር ነው። ፎቶ ማንሳት ፎቶ ከተነሳን በኋላ ከዛን ካለፈ ከመታት በኋላ ያንን ፎቶ እያገለበጠን እያየን ወደኋላ ትዉስታችንን ማስታወስ ጥሩ ጊዜያችንን ማስታወስ እንችላለን ማለት ነው። እብረን የተነሳውን ሰዎች እየናፈቅናቸው እነሱም ጋር የተለያዩ ነገሮችን ማሳደግ እንችላለን ማለት ነው። ስለዚህ ፎቶ መነሳት ከሚወዱት ሰው በተለይ ፎቶ መነሳት ማለት ነው ስለዚህ ፎቶ መነሳት በጣም አስደሳችና ጥሩ ነገር እንዲሁም ደግሞ ከሰዎች ጋር ጥሩ ጊዜ እንድናሳልፍ ይረዳናል። ፎቶ መነሳት አስፈላጊና ጥሩ ነገር ነው ስለዚህ ሁላችንም ፎቶ እንነሳለን ፎቶ የማይነሳ ሰው የለም ማለት ነው። እንደ አጋጣሚ ፎቶ ሁሉም ሰው እኔ ፎቶ መነሳት በጣም ነው የሚያስደስተኝ እኔ እስከዛሬ ድረስ ብዙ አይነት ፎቶዎችን ተነስቻለሁ ከጓደኞቼ ጋር ተነስቻለሁ ከቤተሰቦቼ ጋር ተነስቻለሁ። እንዲሁም ደግሞ ከራብ ብቻዬን ደግሞ ተነስቻለሁ እንዲሁም ደግሞ ለፓስፖርቶች የተለያዩ ነገር ፎቶ ተነስቻለሁ ማለት ነው። ስለዚህ ፎቶ በጣም አሪፍ እና በጣም አስፈላጊ ትልቁ ደግሞ ፎቶ ነው ማለት ነው። ስለዚህ ፎቶ መነሳት ጥሩ ነገር እና በጣም ጥሩ ነገር ስለሆነ ፎቶ ሁላችንም ፎቶ እንነሳለን ማለት ነው። ፎቶ መነሳት ጥሩ ነገር እና ትልቅ ነገር ነው። ስለዚህ ፎቶ መንሳት ማንሳት በጣም አስፈላጊ ነገር ነው ማለት ነው። ፎቶ ማንሳት

የስራ አሰራሮችን በሚገባ እከታተላለሁ ምክንያቱም የስራ አሰራሮችን መከተል በጣም አስፈላጊና ጥሩ ነገር ነው። ምክንያቱም የስራ አሰራሮችን መከታተል ማለት አንድ አሰሪ ሆነው ወይ ደግሞ አለቃ ከሆነም በኋላ ያን የሚሰሩ ሰዎች እነዛ የሚሰሩ ሰዎች ስራውን እንዳይሳሳት ወይ ደግሞ ስራውን ባልተገባ መንገድ እንዳይሰሩት እነሱን መቆጣጠር ለእኛ ይረዳናል ማለት ነው። ስለዚህ እኛ የማንቆጣጠራቸው ከሆነ እኛም የማንከታተላቸው ከሆነ የሰራውን አሰራር እኛም የማንከታተለው ከሆነ እነዛ ሰዎች በቀላሉ ያንን ስራ ሊያበላሹት ይችላሉ። ስለዚህ እኛ ማድረግ ያለብን እነዛ ሰዎች ያንን ስራ እንዳያበላሹት እንዲሁም ደግሞ ባልተገባ መንገድ እንዲሰሩት እንዳይሰሩትና በሚገባ መንገድ እንዲሰሩት ለማድረግ የኛም ማድረግ ያለብን ስራውን መከታተል ሰዎችን መቆጣጠር ነው ያለብን ማለት ነው። ስለዚህ በተለይ ደግሞ አስፈላጊ ስራዎች ላይ እንዲሁም ደግሞ የዛ ስራ ሀላፊ በሃላፊነት በእኛ ጫንቃ ላይ እንዲሁም ደግሞ በእኛ አስተዳደር ሰር እስካለ ድረስ ያንን ስራ የማስተዳደር እና እነዛን ሰዎች በስነ ስርዓት በአግባቡ እንዲሰሩ በማድረግ እኛ እነሱን በመተባበር እንዲሁም ደግሞ በስነ ስርዓት እንዲሰሩ ማድረግ አለብን። እንደዚህ እንደዚህ እኛ ጋር በማድረግ እነዛ ሰዎች በሰነ ስርዓት እንዲሰሩ እንዳይሰራቸው እንዲህም ደግሞ ስራቸውን በአግባቡ እንዲሰሩ ማድረግ አለብን። ምክንያቱም ያን ስራ በአግባቡ የማይሰራ ከሆነ ብዙ ነገር ይበላሻል ብዙ ነገር ኪሳራ ይደርሳል። የአንድ ተቋም ኪሳራ የሚደርሰው በአንድ ሰራተኛ ስህተት ሊሆን ይችላል። እንዲሁም ደግሞ በአንድ ጽህፈት በአንድ ፊርማ ስህተት እንዲሁም ደግሞ በአንድ ስክሪፕቶ ፍርማ በአንድ ብር ፍርማ ስህተት ሁሉ ነገር ሊመሰቃቀል እንዲሁም ደግሞ ሊበላሽሽ ስለሚችል ያ ነገር እንዳይሰነካከል እንዲሁም ደግሞ እንዳይበለሸሽ። ማድረግ ያለብን መሰረታዊ ነገር መጀመሪያ ሰራተኞቹን ማነጽ እና እነዚህ ሰራተኞች ብቁ ሰራተኞች ናቸው? ወይ የሚለውን ከእነሱ የእነዛን ሰዎች ብቃት መጀመሪያ ማረጋገጥ የነሱን ብቃት ማረጋገጥ ካረጋገጥን በኋላ ብቃት ከሌሎቸው እንኳን ለመስሪያ ቤት የሚመጥነውን ብቃት እንዲያገኙ መጀመሪያ ለአንድ ለሶስት ወር እነሱን ማሰልጣን እነሱን ያ ስልጣናቸውን ካዳበሩ በኋላ የስራ እውቀታቸውን ካዳበሩ ከሁለታቸውም ካዳበሩ በኋላ ከዛ በኋላ ወደ ስራው ገበታ እንዲገቡና ስራውን በአግባቡ እንዲሰሩ ማድረግ ይቻላል። ነገር ግን እነዛ ሰዎች ለስራው አዲስ የሚሆኑ ከሆነ እና ስራውን የማይረዱ ስራውን የማያውቁት ከሆነ ስራውን ሙሉ በሙሉ እነሱ ላይ ትተን የምንቀመጥ ከሆነ ስራውን ላይ ያበላሹብን እና ይሄ ወንድ ድጋሚ ደግሞ ብዙ ኪሳራ ውስጥ እንዲሁም ደግሞ ያ የተቋቋመውን ነገር ሊፈርስና ሊበላሽ ይችላል ማለት ነው። ስለዚህ ያ ነገር እንዳይፈጠር ቀድሞ በመንጠቀቅ እንዲሁም ደግሞ የምንቀጥራቸው ሰዎች ለእኛ ስራ ብቁዎች ናቸው? ወይ እንዴት ናቸው የትምህርት ደረጃቸው የሚለውን ነገር ሁሉም ሰው ሁሉም ስራ ትምህርታዊ ሁሉም ስራ ትምህርት አይጠይቀም ሁሉም ስራ ደግሞ ከትምህርት ውጪ ነው። ማለትም አይደለም ስለዚህ ሁሉም ስራዎች የተለያየ ችሎታዎች አላቸው። ስለዚህ ያ ሰው ተምሯል ወይ እንደዚህ አይነት ምን አይነት ችሎታ አለው? እኛ የምንቀጥረው። የተለያዩ የድረ ገጽ እንዲሁም ደግሞ የተለያዩ የመስመር ንግዶች ላይ ከአለም ንግዶች። ላይ የመተግበሪያ ንግዶች ላይ የሚሰራ ስራ ከሆነ የምንቀጥረው ያን ሰው ይሄ ሰው ልምድ አለው ወይ እንዲሁም ደግሞ ዳታ ላይ ልምድ አለወይ? እንዲሁም ደግሞ መስመር ላይ የመስመር ልምድን ያውቃል? ወይ መስመር ላይ እንዴት ነው ግንኙነቱ አለው ወይ? የመስመር ላይ ችሎታው እንዴት ነው? ይሄ ሰው የመስመር ላይ አሰራሩ እንዴት ነው? ክህሎት አለው ወይ የሚለውን ነገር። የዛን ሰው ችሎታውን ለማረጋገጥ እና ያን ሰው ችሎታው ማረጋገጥ እንዲሁ ደግሞ ችሎታ ከሌለው ችሎታ ያለውን ሰው መቅጠር እንዲሁም ደግሞ ችሎታ ያለው ሰው ደግሞ ካልተገኘ። ለዛ ስራ ስራ ፍላጎት ያላቸውን ሰዎች በመፈለግ ስለ ስራው ፍላጎት እና ለመማር ፍላጎት ካላችሁ እነዛን ሰዎች በአጭር ጊዜ ውስጥ በአንድ ወር በሁለት ወር ውስጥ አሰልጥነው ወደዛ ስራ ገበታ በማስገባት ያንን ስራ በቀላሉ ሰዎቹ ተረድተው ተመረውት እንዲሁም ደግሞ እንዲሰሩት ማድረግ ይቻላል ማለት ነው። ያልካልሆነ ግን በአግባቡ እንደዚህ ካልተደረገ እና ቅድመ ጥንቃቄ ያልተደረገ ሰዎቹ አሰሪዎችም እንዲሁም ደግሞ ሰራተኞቹ ምንም የማያውቁ ስራ ላይ በአንድ ቀን ገብቶ የሚያጨመላልቁት ከሆነ ሁሉ ነገር ገደል ይገባል እንዲሁም ደግሞ ሁሉ ነገር ይበላሻሻል ማለት ነው። ስለዚህ አንድን ነገር ከሰዎችን ከመቅጠራችን በፊት እንዲሁም ደግሞ አንድ ሰዎችን ከመቅጠራችን በፊት እንዲሁም ደግሞ ወደ ስም መስራ ቤታችን እንዲሁም ደግሞ ለስራችን ቦታ ከመስጠታችን በፊት እነዛ ሰዎች እኛ የምንፈልገው ራሱ ምን አይነት ሰዎች ናቸው? እኛ የምትሰራ ያለው ስራ ምንድነው? እኛ የምንፈልገው ምን አይነት ሰው ነው የሚለውን ራሳችንን መጠየቅ አለብን። እንዲሁም ደግሞ እኛ የምንፈልገውን ሰው ለይተን ካወቅን በኋላ ያንን ሰው እንፈልጋለን ከዛን እኛ ለእኛ ለእኛ ስራ ፍላጎት ያላቸውን ሰው ችሎታ ያላቸው ብቻ ሳይሆን ፍላጎትም ያስፈልጋል። አንድ ሰው ችሎታ ኖሮት ፍላጎት ከሌለው ምንም ሊያደርግ አይችልም። ስለዚህ ያ ሰው ፍላጎት አለ ወይ? የሚለውን መጀመሪያ ፍላጎቱን ከዛን ችሎታውን እንዳያለት ፍላጎቱ እንኳን ኖሮት ችሎታ ከሌለው አስተምረነው ወደ ስራ እንከተዋለን ማለት ነው። ስለዚህ ፍላጎትና ችሎታውን ከመረመርን ካወቅን በኋላ ለስራችን ይመጥናል ይመጥናል የሚለውን የትምህርት እውቀት የምታይ የትምህርት ደረጃውን ካየን በኋላ መስጠት ያለበት ስልጣን ከሰጠን በኋላ ለእሱ የሚገባውን ቦታ እንዲሁም ደግሞ የሚገባውን የስራ ክፍል የስራ ድርሻ በመስጠት ያንን ሰው እንዲሰራ ማድረግ ይቻላል። ነገር ግን ደግሞ ይሄ ነገር ሳይረጋጋጥ እንዲሁም ደግሞ የመስራት ችሎታቸው ዝቅተኛ ከሆነና ምንም አይነት ችሎታ ብቃት ሳይኖራቸው ለብር ብቻ ለመቀጠር ከመጡና እኛም ሳናረጋግጥ የምንቀጥራቸው ከሆነ በትርፍ ዝም ብለን ኤግዛምን ከሰርና እንዲሁም ደግሞ የነሱም ደግሞ ዝም ብለን የምንከፍላቸው እንዲሁም ደግሞ ከዛ ውጪ ደግሞ ብዙ የምናጣው የስራ ግንኙነት እንዲሁም ደግሞ የተለያዩ የስራ ንግዶችንም የምናጣ እንዲሁም ደግሞ የመስመር ላይ ንግድ ብዙዎቹን ነገር የምንከስርና የልፋታችንን ገደል የሚከትብን ሊሆንብን ይችላል። ስለዚህ መጠንቀቅ

ዛሬ የመጀመሪያ ምግቤ ፍርፍር በስጋ ነበር የበላሁት እኔ ፍርፍር በስጋ ነው የበላሁት ዛሬ የመጀመሪያ ምግቤ ማለት ነው ፍርፍር በጣም ነው የምወደው ፍርፍር በተለይ ደግሞ በስጋ እበላለሁ ማለት ነው። ብዙ አይነት ምግቦች አሉ እኛ በባህላችን እንዲሁም ደግሞ በአካባቢያችን ላይ ብዙ የሚሰሩ ምግቦች አሉ። ለምሳሌ እኛ በአካባቢያችን ላይ የሚሰሩ ምግቦች እንቁላል ፍርፍር ስጋ ፍርፍር እንዲሁም ደግሞ ፍርፍር በቋንጣ እንዲሁም ደግሞ ኖርማል እንዲሁም ማለትም ደግሞ እንደዚህ አይነት ቀጥ ያሉ ምግቦች አሉ እንዲሁም ደግሞ ከምንም ከስጋ የነፁ ምግቦች እንዲሁም ደግሞ ብዙ ምግቦች አሉ። እንደርድር ከተባለ ስጋ ፍርፍር አለ እንዲሁም ደግሞ ቋንጣ ፍርፍር አለ። ቋንጣ ፍርፍር እንዲሁም ደግሞ ስጋ ፍርፍር ቋንጣ ፍርፍር እንቁላል ፍርፍር እንዲሁም ደግሞ እነዚህ የመሳሰሉ ነው። እንዲሁም ደግሞ በየአይነት ሽሮ ባይብ ሽሮ ተጋብኖ ሽሮ ፈሰስ የተለያዩ ምግቦች አሉ። በአካባቢያችን እንደዚህ አይነት ምግቦች አሉ እነ ሽሮ ፈሰስ እነ ሽሮ ተጋቢኖ ማለት ነው። ፓስታ በአታክልት አሉ ፓስታ በስጎ አለ ሞኮሮኒ በአታክልት አለ ሞኮሮኒ በስጋ አለ ሞኮሮኒ እንዲሁም ደግሞ ሞኮሮኒ በታክልት ሞኮረኒ በስጋ ሞኮረኒ በስጎ አለ። እነዚህ አሉ ማለት ነው። የ ከዚህ ውጪ ደግሞ ስጋ ነኮች ደግሞ ክትፎ አለ እንዲሁም ደግሞ ጥብስ አለ እንዲሁም ደግሞ አፋኝ የሚባል አለ እንዲሁም ደግሞ ጥብስ አለ ስጋ ፍርፍር አለ አፋኝ የሚባል አለ። ብዙ አይነት የስጋ የስጋ ነኮች አሉ እንዲሁም ደግሞ ክትፎ የሚባል አለ ቆረጥ ቁርጥ የሚባል አለ ለብ ለብ የሚባል አለ ሸክላ ጥብስ የሚባል አለ። ደግሞ ጋዝ ጋዝ በጋዝ የሚሰሩ በተለያዩ የሚሰሩ የድስት ላይ ጥብሶች አሉ ማለት ነው። በ ምጣድ ሚቀቀሉ አሉ ሾርባ አለ። የሾርባ አለ ሾርባ ቅቅል አለ እንዲሁም ደግሞ የሾርባ ባታከልት አለ ሾርባ በቅቅል አለ ሾርባ በስጋ አለ ማለት ነው ብዙ አይነት የሾርባ አይነቶችም አሉ። ቅንጬ አለ እንዲሁም ደግሞ ጨጨብሳ የሚባል አለ ብዙ አይነት እንዲሁም ደግሞ ገንፎ አለ። የተለያዩ ምግቦች አሉ ማለት ነው በአካባቢያችን እነዚህ ሁሉ የአካባቢያችን የምግቦች ሁሌም የሚዘወተሩ ናቸው ማለት ነው። ስለዚህ እነዚህም ምግቦዎች አሉ። ቤታችን ውስጥ ደግሞ በብዛት የምንሰራቸው ደግሞ እንዲሁም ሽሮ ሁሌ እናዘወትራለን እንዲሁም ደግሞ ምስር እና ምስር ወጥ አለ። እንዲሁም ደግሞ ክክ ወጥ አለ እንዲሁም ደግሞ ብዙ አይነት ክክ ወጦች አሉ። የክክ ወጥ የምስር ወጥ የድፍን ምስር ወጥ እንዲሁም ደግሞ የተለያዩ የስጋ ነክ ቀይ ወጥ እናደርጋለን ማለት ነው። ዶሮ ወጣ አለ። የፍየል ስጋ አለ እንዲሁም ደግሞ የበሬ ስጋ አለ የበግ ስጋ አለ እነዚህ የተለያዩ የራሳቸው አሰራር የራሳቸው ቦታ አላቸው ማለት ነው። ስለዚህ እነዚህ አይነት ምግቦች አሉ። ብዙ ጊዜ ለቁርስ የምንጠቀመው ግን እዚህ በእኛ ባህል እኔ ባለሁበት አካባቢ እኔ እኔ ለምሳሌ ለብቻዬ ቁር የምጠቀመው እኔ ቁርስ ፍርፍር ነው ማለት ነው። ፍርፍር በስጋ ሁሌ እጠቀማለሁ ሁሌ ፍርፍር በስጋ እንዲሁም ደግሞ ፍርፍር እንደዚህም ደግሞ ፍርፍር ስጋ ሳይደረግበት ምንም ሳይደረግበት ፍርፍር ንጹህ ብቻ ፍርፍር ምንም ምንም ሳይደረግበት ይደረጋል ማለት ነው። ስለዚህ ፍርፍር መደበኛ እንበላለን ፍርፍር መደበኛ ከበላን በኋላ ከዛ በኋላም ፍርፍር መደበኛ አለ ፍርፍር በስጋ አለ ፍርፍር በቅቤ አለ ፍርፍር በቋንጣ አለ ማለት ነው። ቋንጣ ሲባል ደግሞ የምንለው ይሄ ስጋዎችን ከስጋ ከታረደ በኋላ አንድ በሬ ከታረደ በኋላ ስጋው ይዘለዘላል ስጋው ከተዘለዘለ በኋላ ገመድ ቤት ውስጥ በመወጠር ንጹህ ገመድ እንዲሁም ደግሞ ንጹህ ቦታ ምንም አይነት ትንኞች እንዲሁም ደግሞ የተለያዩ ዝንቦች በማይገቡበት ቦታ ያንን እንኳን ጠብ ያንን ስጋዎችን በጨውና በበርበሬ በማሸት ምንም ነገር እንዳይተላ እንዲሁም ደግሞ እንዳይሸት ምንም ነገር እንዳይሆን በጨውና በበርበሬ በደንብ በማሸት ያንን ስጋ ዘልዝለን ገመዶቹ ላይ በሰነ ስርዓት እንሰቅላቸዋለን ማለት ነው። በየተራ ተራ ተራ ከሰቀልናቸው በኋላ እና እዛ እዛ ገመዶች ላይ ያሉትስ ቋንጣ ከሁለት ሳምንት ወይ ደግሞ ከሳምንት በኋላ ድርቅ ይላሉ ማለት ነው። እነዛ ድርቅ ካሉ በኋላ ሲበሉ በጣም ይጣፍጥጣሉ በጣም ደስ ይላሉ። ከዛ ላይም አውርደናቸው በሰነ ስርዓት እነሱን ገንፈል ነገር አድርገን ስጋ ፍርፍር ቋንጣ ፍርፍር የሚባለውን በመቁላላት እሱን ቋንጣዎችን ያደረቀ በኋላ ያ ቋንጣ ይባላል እሱን ከመውረድ አውርደን ከከተፍነው በኋላ እዛ ቁሌት ውስጥ በመጨመር በስጋ እንዲሁም ደግሞ የዛ የፍርፍሩን መስራት እንችላለን ማለት ነው። ስለዚህ አይነት ምግብ መስሪያ መንገዶች አሉ ፍርፍር የሚሰራው በዚህ መንገድ ነው። ቀጥታ ሽንኩርታችን እንከትፋለን ዘይት እናደርጋለን በርበሬ እናቁላላበታለን በበሬ ካቁላላን ይሄን ነገር ካደረግን በኋላ በብሬ ካቆላላን በኋላ ቋንጣ ቋንጣ ፍርፍር መስራት ከፈለግን ቋንጣውን ከከተፍን በኋላ ከእሱ ጋር ካቁላላነው በኋላ ውሃ ትንሽ እንጨምርበታለን ከዛ ውሃው ስልክ ሲፈላ የምንፈልገውን ምግብ እንጀራ እናመጣና እንጀራዎቹን ፍትፍት እናደርግባቸዋለን እንጀራው ጋር ካደባለቅነው በኋላ ፍርፍር የሚባለው ይሄው ነው ትንሽ ቅቤ ጣል እናደርግበታለን ከዛ በኋላ ምግቡን እንበለዋለን ማለት ነው። ፍርፍር ቋንቋ ፍርፍር አሰራሩ እንደዚህ ነው። ስጋ ፍርፍርም ደግሞ በተመሳሳይ መንገድ ስጋውን ከትፎ ሽንኩርታችንን ከትፈን እንዲሁም ደግሞ ዘየት አድርገንበት በርበሬ አድርገንበት ካቁላላነም በኋላ እንዲሁም ደግሞ እሱ ከተቁላላ በኋላ ስጋውን ከትፈን እናደርግበታለን ስጋው ትንሽ እስኪበለስል ድረስ ጠብቀን ትንሿ ውሃ ጠብ አርገንበት ከዛ በኋላ እንጀራውን እንፈረፍርበታለን ማለት ነው። እንጀራው ከተፈረፈረበት በኋላ አውጥተን ቅቤ ጣል አርግተንበት አውጥተን እንበላዋለን ነው ስጋ ፍርፍር አሰራሩ ልክ እንደዚሁ ነው ማለት ነው። የጋራ የአንተ አሰራር ብዙ አይነት አሰራሮች አሉ እኔ ሁሌ ስጋ ፍርፍር እበላለሁ ማለት

ከስራ ባልደረቦቼ ካልደረቦቼ ጋር ጥሩ ግንኙነት አለኝ ከእነሱ ጋር ጥሩ ግንኙነት ጥሩ በጣም ጥሩ ነገር አለኝ ማለት ነው። ምክንያቱም የስራ ባልደረበቼ ማለት ለኔ የስራ ምንጮቼ እንዲሁም ደግሞ የገቢ ምንጮቼ ናቸው። እኔም ለነሱ የገቢ ምንጭ እንዲሁም ደግሞ የሀሳብ ምንጫቸው ስለሆንኩኝ። ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ ማለት ነው። ምክንያቱም የስራ ባልደረቦቻችንን ጥሩ ግንኙነት የምናደርገው አንደኛው ምክንያት ምንድነው? የስራ ባልደረቦቻችን ከስራ ባልድረቦቻችን ጋር ጥሩ ግንኙነት የለንም ማለት አብረን እየሰራነው ያለው ስራ እንዲሁም ደግሞ በአንድ ተቋም ውስጥ እየሰራን እስከሆነ ድረስ ደግሞ ከእነዚህ ሰዎች ጋር መግባባት እንዲሁም ደግሞ መፋቀር ሰላም ማድረግ ይገባ ይጠበቅብናል ማለት ነው። ስለዚህ ከእነሱ ጋር ሰላም የማናወርድ ከሆነ ከእነሱ ጋር ጥሩ ነገር የማናደርግ ከሆነ ስራችንም በአግባቡ መስራት አንችልም። ሁላችንም ደግሞ እየተበሻሸቅን እንዲሁም ደግሞ የማይሆን ነገር እየተባባልን ስራ ስራ መስራት አንችልም ማለት ነው። ስለዚህ አንድ ሰው ስራ መስራት የሚችለው ከሰው ጋር ከተግባባ እንዲሁም ደግሞ ከሰው ጋር ጥሩ ግንኙነት ካለው ነው የአንድን ነገር ስራ ከቦታው ማድረስ የሚችለው ስለዚህ። ያንን ስራ ከቦታው ማድረስ የምንችለው እንዲሁም ደግሞ ጥሩ ስራ ሰርተን ማግኘት እንዲሁም ደግሞ መመስገን የምንችለው ያንን ነገር ካደረግን ከሰዎች ጋር ጥሩ ግንኙነት ካደረግን እንዲሁም ደግሞ ከሰዎች ጋር ጥሩ ሰዓት ካሳለፍን ነው። ስለዚህ ከሰዎች ጋር ጥሩ ነገር ለማሳለፍ እንዲሁም ደግሞ ሰውን ለማክበር ትልቁ የሚጠቅመን ነገር ምንድነው? ሰውም ማክበር የሚጠቅመው ከሰው ጋር ጥሩ ግንኙነት ከባለደረቦቻችን ጋር ጥሩ ግንኙነት ማድረግ የሚጠቅመን ብዙ አይነት ጥቅሞች አሉ። አንደኛ ጥቅሙ ምንድነው? እነዛ እነሱ ያላቸውን የስራ ሀሳብ እነሱ የፈጠሩትን የስራ ሀሳብ ሁሉም ሰው ስራ ሲሰራ የተለያየ ስራ ሀሳብ ይመጣለታል ስለዚህ እነሱ የመጣላቸውን ስራ ሀሳብ ለእኛ እንዲያጋሩት እና ከእኛ ጋር ሲያጋሩት እና እነሱ ከእኛ ጋር ሲሰሩ አብረን ስንሰራ አብረን እንለወጣለን ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ እኛም ደግሞ ያለንን ሀሳብ እኛም ያለንን ሀሳብ ለነሱ በማጋራት አንድ ላይ ሀሳቡን አንድ ላይ በማምጣት እኛ ያንን ሀሳብ አንድ ላይ ወደ ምድር አወርደነው ጥሩ ስራ ሰርተንበት እንለወጣለን ማለት ነው። እንዲሁም ደግሞ እንግዲህ ከእነዚህ ጋር ከእነዚህ ሰዎች ጋር ጓደኛ በመሆን እንዲሁም ደግሞ ከስራ ባልደረቦች ጋር ጥሩ ግንኙነት በማድረግ አንደኛው የሚጠቅመን ነገር ምንድነው? እነዚህ ሰዎች ከዚህ የስራ ባልደረቦቻችን ለእኛ ልክ እንደ ቤተሰቦቻችን ናቸው። ሁሌ እንገናኛለን ሁሌ ጠዋት ጠዋት ስራ ላይ እንገናኛለን ሁሌ በየስራው እንገናኛለን በብዙ ስራዎች ጉዳይ እንገናኛለን ማለት ነው። ስለዚህ አንድ ቤት ውስጥ ነው የምኑለው አንድ አንድ ድርጅት ውስጥ አንድ መስሪያ ቤት ውስጥ እስከዋለን ድረስ እንደ ወንድማማቾች እንደ ቤተሰቦች ነን። ስለዚህ ችግራችንን እንኳን እርስ በእርስ በመነጋገር ችግራችንን ማፋታታት እንችላለን የተለያዩ የስራ ችግሮችን መፍታት እንችላለን ማለት ነው። ስለዚህ የስራ ባልደረቦች ጋር ጥሩ ግንኙነት መፍጠር ማለት ከስራችን ጋር አይጋጭብንም ከሰው ጋር ተኮራርፈን የምንሰራው ስራ ስራ ሊሆንልን አይችልም እኛም ይከብድብናል ማለት ነው ይሰለቸናል ማለት ነው። ቢያንስ እንኳን ስራ በሌለበት ሰዓት በመሃል እንኳን ከሰው ጋር ማውራት ከፈለግን ከእነሱ ጋር ማውራት እንችላለን ማለት ነው። ነገር ግን ከእነሱ ጋር የምንኮራረፍ እንዲሁም ደግሞ የምንጣላ ከሆነ ማን ማናወራቸው ከሆነ በመሃል እንኳን እረፍት ሲያስፈልገን እንዲሁም ደግሞ ከሰው ጋር ማውራት ሲያስፈልገን ጭንቀት ሲበዛብን ላናወራቸው ነው ማለት ነው። ስለዚህ ሳናወራቸው በጭንቀት እኛው እዛው እንግዲህ በጣም ትልቅ ችግር ውስጥ እንገባለን ማለት ነው። አንደኛው የስነ ልቦና ጉዳይ ነው ማለት ነው። ስነ ልቦናችን ይጎዳል። ሁለተኛ ደግሞ ስራችን እንደሚቃረፍፍ ለስራችን ያለን ፍላጎት እንዲሁም ደግሞ የለስራችን ያለን ተነሳሽነት ይቀንሳል ማለት ነው። ስራችን ላይ ያን ያህል ትኩረት እንዳናደርግ እና ይልቅም ደግሞ ስለእነሱ እንድናስብ ለምን ተቀየሙኝ ለምንድነው እንደዚህ ዞር ብሎ የሚያዩኝ? ከሰው ጋር ጥሩ ግንኙነት የማናደርግ ከሆነ ከባልደረቦቻችን ጋር ጥሩ ግንኙነት የማናደርግ ከሆነ እያንዳንዱን ነገር ሰበብ ምክንያት ትልቅ አድርገን እንመለከታለን። ለምሳሌ እነሱ በእኛ በአጠገብ ካለፉ ለምንድነው እንዲህ ኮስተር ብሎ ያለፈው ለምንድነው ያገላመጠኝ እንላለን። ለምንድነው ሁሌ እንደዚህ የሚያየኝ እንላለን። ስለዚህ ሁሌ የምንጨነቀው እነሱ የሚያዩን አስተያየት እና እነሱ የሚሰጡን አንዳንድ ነገሮችን በመመልከት ሁሌ ጭንቀት እናደርጋለን ማለት ነው። ስለዚህ ያንን ማድረግ የለብንም እኛም በእነሱ ነገር መጨነቅ የለብኝም ስለዚህ። እኛ በዚህ በትንሽ በጥቃቅን ነገር ተጨንቀን ስራችን ላይ ተጽዕኖ እናመጣለን ማለት ነው። ስለዚህ ስራችን ላይ ተጽዕኖ እንዳይመጣብን ቀድሞውኑ ከእነሱ ጋር ሰላም ማውረድ እንዲህም ደግሞ ከእነሱ ጋር ሰላም መፍጠርን ያስፈልጋል ማለት ነው። ስለዚህ ከእነሱ ጋር ሰላም የምንፈጥር ከሆነ ከእነሱ ጋር ሰላም ፈጥረን የምንኖር ከሆነ ምንም አይነት ጭንቀት እንዲሁ ደግሞ ምንም አይነት የስነልቦና ጉዳት ውስጥ አንገባም ማለት ነው። አካላዊ ጉዳት ውስጥም ምንም ነገር አንገባም ማለት ነው። ምክንያቱም ከእነሱ ጋር ሰላም ከፈጠረን ሰላም እንሆናለን ማለት ነው። ስለዚህ ሁላችንም ቢያስብ እንኳን ያስቀይም በመሃል ደግሞ የሰው ልጅ አንዳንዴ መጣላት እንዲሁም ደግሞ አንዳንዴ መገጫጨት አይቀርም ምክንያቱም እዚህ መሃል የሰው ልጅ ያን ያህል መልአክ አይደለም። ስለዚህ የሰው ልጅ እዚህ መሃል ይጋጫል ይጣላል። ስለዚህ በስራ ምክንያት እንኳን የሚያጋጭ ነገር ካለ ወዲያውኑ ይቅርታ በመጠየቅ ይቅርታ በመደራረግ ከባልደረቦቻችን ጋር መታረቅ ወዲያውኑ እርቅ ማውረድ ይጠበቅብናል። መጥፎት የስራ ባልደረቦቻችን ማለት ብዙ ነገር አብረን የምንሰራባቸው አብረን ብዙ ነገር የምናይባቸው እንዲሁም ደግሞ የተለያዩ የስራ ሀሳቦችን የምንለዋወጥባቸው እንዲሁም በጣም ትልቅ ነገር አብረን የምንሰራቸው ሰዎች ስለሆኑ ከእነሱ ጋር መቀያየም እንዲሁም ደግሞ የማይሆን ነገር ውስጥ ሰጣ ገባ ውስጥ መግባት የለብንም ማለት ነው። ስለዚህ በስራ ጉዳይ ላይ መቀለድ እንዲሁም ደግሞ መጣላት አያስፈልግም። እንዲሁም ደግሞ እንኳን የስራ ጉዳይ አይደለም ደግሞ ጎረቤት እንኳን መጣላት አያስፈልግም የመኖሪያ ቤታችን ጎረቤቶች ራሱን መጣላት አይስፈልግም። ምክንያቱም አንድ ችግር ቢደርስብን ቀደመው የሚደርስ

እኔ ዳቦ በሚገባ አበስላለሁ እኔ የምችለው ዳቦ ማብሰል እኔ በባህላዊ መንገድ በኩል ነው የምችለው ብዙ አይነት ዳቦዎች አሉ። ለምሳሌ ድድፎ ዳቦ አለ ቂጣ አለ እንዲሁም ደግሞ መካከለኛ ዳቦ አለ ማለት ነው እንዲሁም ደግሞ እነዚህ ዳቦዎች አሉ እነዚህ ዳቦዎች የሚሰሩበት በብዙ አይነት ምክንያት በብዙ አይነት መንገዶች ይሰራሉ ለምሳሌ ድፎ ዳቦ ለመስራት ማድረግ ያለብን ምንድንነው? ድፎ ደቦ የምንሰራ ከሆነ በባህላዊ በኩል ም የምሰራው ድፎ ዳቦ መጀመሪያ የስንዴ ድፎ ዳቦ ከሆነ የምሰራው ስንዴውን መጀመሪያ መግዛት አለብን ከዛ በኋላ ከገዛን በኋላ ስንዴውን እናስፈጨዋለን ማለት ነው። ስንዴው ከተፈጨ በኋላ ስንዴው በስነ ስርዓት ከተፈጨ በኋላ ወደ ቤታችን በመወስድ እናቦከዋለን ማለት ነው። የምንፈልገውን ያህል በጣም ትልቅ ድፎ ዳቦ ወፍራም ድፎ ዳቦ ከሆነ የምንፈልገው አንድ ሰፌድ ተኩል ወይም ደግሞ አንድ ቁና አንድ ቁና ከተኩል አድርገን እናቦካለን ማለት ነው። ያንን ካቦካን በኋላ በደንብ እንዲፈላለን ማለትም ቶሎ እንዲገለብጥልን በደንብ እናሸዋለን በእርሾ እናሸዋለን እርሾ እናደርግበታለን ከዛ በኋላ። እሱ ኩፍ ካለ በኋላ ያንን እንደዛ ከሆነ በኋላ ትልቅ የሸክላ መጋገሪያ አለ ትልቅ የሸክላውን መጋገሪያ እሱን አከንባሎ ወይም ደግሞ እንደ አከንባሎ ያለ አለ። እሱን እናመጣና እሳት በደንብ እናነዳለን ብዙ ትልቅ እንጨቶችን ክምር እንጨቶችን እናመጣለን እንዲህም ደግሞ ኩበቶች እንደዚህ ከባህላዊ ከከብቶች እበት የተሰሩ ከከብቶች እበት የሚጠፈጠፉ ኩበትም እንሰበስባለን ማለት ነው። ኩበት የሚሰራው ከከብቶች እበት የከብቶችን እበት በመሰብሰብ እሱን በመጠፍጠፍ ኩበት ይባላል ማለት ነው። እሱን ኩበትን በማምጣት ኩበትን እንሰበስባለን እንዲሁም ደግሞ እንጨት ሰብስበን እናመጣለን እሳቱን እናያይዘዋለን። ከዛ በኋላ ያንን በሸክላ የተሠራውን ያ የሸክላ የሸክላ መጋገሪያ እስኪግል እንጠብቀዋለን ከጋለ በኋላ የኮባ ቅጠል እንቆርጣለን ማለት ነው። የኮባ ቅጠል ከቆረጥን በኋላ የኮባውን ቅጠል ከኮባው ላይ የኮባውን ቅጠል ከላዩ ለይ ከበ መቅደድ ቅጠሎቹን እዛ ላይ እንደረድራቸዋለን ማለት ነው። በስነ ስርዓት እዛ የሸክለው የሸክለው ማብሰያ ላይ እናደርጋቸዋለን ከዛ በኋላ። ሊጡን በማውጣት እዛ ላይ እንገለብጠዋለን ማለት ነው ሊጡን እዛ መጋገሪያ ላይ እንገለብጠዋለን መጋገሪያ ላይ ከገለበጥነው በኋላ በሰነሰርአት በእጃችን እናስተካክለዋለን። ከዛ ድፎ ዳቦ ስለምንሠራ በእጃችን እናስተካክለዋለን ማለት ነው። እሱን ካስተካከልነው በኋላ ድጋሚ በዛ ላይ በሊጡ ላይ እንዲሁም ደግሞ በዛ በድፎ ላይ ማድረግ ያለብን ምንድንነው? አሁንም የኮባ ቅጠል እናመጣና በደንብ እናለብሳለን ምንም ንፋስ እንዳይገባበት በደንብ እናለብሳለን እሱን በደንብ ካለበስነው በኋላ። እሳቱን በስር በደንብ እናነድበታለን ከዛን ትልቅ የብረ የብረት ምጣድ እናመጣለን የብረት ምጣድ እናመጣና የብረት ምጣዱን እንደፋበታለን ወይ ደግሞ እንከድነዋለን ማለት ነው። እሱን ከገደነው በኋላ የብረት ምጣዱ ላይ እዛ የነደደበተን ከስር የንደደበተን እሳት በማውጣት ፍሙን እያወጣን የብረት ምጠ ምጣዱ ላይ እንጨምራለን ከላይ እሳት እንጨምርበታለን ማለት ነው። ከስርም እሳት እናነድበታለን ከላይም እሳት እናደርግበትና ኩበት በደንብ እናደርግበታለን በደንብ በኩበት እፍን እናደርገዋለን ኩበቱ በጣም እሳቱን ያያይዛዋል ከዛን ብረቱን ያግለዋል ከስርም ይነድበታል ስለዚህ። በዚህ መሃል ከላይም ከታችም ምንም መገልበጥ ሳይጠበቅብን ከታይ ከላይም ከታችም ይበስልልናል ማለት ነው። እሱ ከበሰለልን በኋላ በደንብ ለአንድ ለሁለት ሰዓት እዛ ላይ መቆየት ያስፈልገዋል። አንድ ሁለት ሰዓት ወይ ደግሞ ሶስት ሰዓት አራት ሰዓት ሊፈጅ ይችላል እዛ ላይ ካቆየነው በኋላ እንዳይቃጠልብን እሳት እንቀንስለታለን ከስርም እሳት እንቀንስበታለን ከላይ እንቀንስለት እና ለተወሰነ ለግለት እናስቀምጠዋለን ማለት ነው። ከዛን ከተወሰነ ከሁለት ሰዓት እንዲህም ደግሞ ከሶስት ሰዓት ቆይታ በኋላ እናወጠዋለን ማለት ነው። ካወጣነው በኋላ በስነ ስርዓት ያደረግንበትን ቅጠል የኮባ ቅጠል እሱን በመክፈፍ ከላዩ ላይ በማንሳት ዳቦአችንን ደፎ ዳቦ እንዲሁም ደግሞ ያንን የባህላዊ ስንዴ ድፎ ዳቦ ወስደን በምንፈልገው ነገር ፕሮግራም መጠቀም እንዲሁም ለምንፈልገው ዝግጅት ያንን ነገር መጠቀም እንችላለን ማለት ነው። ድፎ ዳቦ በዚህ መንገድ ይሰራል ወይም ደግሞ ቂጣ መሥረት ከፈለግን ደግሞ ቂጣ በጣም ስስ ነገር ነች። እንዲሁም በትንሽ ሳህን ላይ ያው ትንሽ ትንሽ ሽሮ በጥበጥ አርገን ትንሽ እርሾ ነገር በጥበጥ እናደርጋለን ሽሮውን በጥበጥ ካደረግነው በኋላ አንድ ማንኪያ ሽሮ ከበጠበጥን በኋላ። ዱቄት ካደረግን በኋላ ያቺን እናቡካታለን ማለት ነው። አቡክተናት በትንሽዬ በስ በስስ ብረት ምጣድ ላይ ከሰል ላይ በመጣድ ያችን እዛች ላይ በማድረግ እዛ ላይ ዝርግት ዝርግት በእጃችን በማድረግ እሷን እናበስላታለን ማለት ነው። እሷን ልክ ከስር ከስር ስትበስል በእጅ በቢላዋ ፈቅፍቀን እናነሳት እና እንገለብጠዋለን በፊቱ በኩልም ከገለበጥነው በኋላ ይበስላል ከዛ ቅቤ ወይ ደግሞ የፈለግነውን ነገር ቀብተን ማርም ቢሆን ቀብተን እንበላለን ማለት ነው። በእነዚህ መንገድ እንደዚህ አይነት ነገሮች ይሰራሉ። ጨጨብሳም ቢሆን በዚህ መንገድ እነዚህ ቅቤዎች ስር እንደዚሁም ጨጨብሳም ቢሆን ጨጨብሳም የሚባለው ምግብ የሚሰራው እንደዚሁ ቂጣ ተሰርቶ ያንን ቂጣ በመሰባበር በከቅቤ ጋር በማ በማዋሃድ በርበሬ በማድረግ ነው የሚሰራው ማለት ነው። በዚህ በቀላሉ ይሰራል ስለዚህ ዳቦ መጋገር በደንብ እችላለሁ። መካከለኛውም ዳቦ የምንጋግረው እሱም አንድ ሳህን ወይ ሁለት ሳህን አድርገን አቡክተን ብዙም ሳይወፍር ብዙም ሳይቀጥን እሱ በመካከለኛ እናደርገዋለን ማለት ነው። እሱም በቅቤና በዳቦ እንዲሁም ደግሞ በቅቤና በማር እንበለዋለን ማለት ነው። በተለይ በቡና ቁርስ በሀገራችን ባህል በአካባቢያችን ባህል ቡና ቁርስ ላይ እንዲሁም ደግሞ የተለያዩ ክብረ በዓል ላይ እንዲሁም ደግሞ እሁድ እሁድ እሱ ነገር ይበላል ማለት ነው። እሁድ ቡና ቁርስ ላይ በሰነስርአት በቅቤ ቀብተን ያንን ዳቦ እንበላለን ማለት ነው። ድፎ ዳቦ እንዲሁም ቂጣ እንበላለን ማለት

እኔ ማወቅ የምፈልገው ብዙ አይነት አዲስ ነገሮች አሉ ብዙ አይነት አዲስ ነገሮችን ማወቅ በጣም ደስ ይለኛል አዳዲስ ነገሮችን በተለይ ደግሞ ሳይንሳዊ ነክ የሆኑ ነገሮችን ማወቅ ያስደስተኛል እንዲሁም ደግሞ ሃይማኖታዊ እንዲሁም መንፈሳዊ እውቀቶችን ማወቅ በጣም ያስደስተኛል ማለት ነው። እኔ ከአለማዊ ደስ የማል ነገር እንዲሁም ደግሞ ስለ ሳይንስ ማወቅ እንዲሁም ደግሞ የተለያዩ እውቀቶችን ማወቅ ደስ ይለኛል። ስለ ፈለጋት እንደዚህ የተለያዩ ፈለገ ፈለጋት እንዲሁም ደሞ ስለ አጽናት አለም። የተለያዩ አጽናፈ አለም እንዲሁም ደግሞ የተለያዩ አለማችን ላይ የዚህ አለም ላይ ያሉ ጋላክሲዎች የተለያዩ ጋላክሲ ለጋላክሲዎች ማወቅ። እንዲሁም ደግሞ የተለያዩ ፕላኔቶች እንዳሉ ማወቅ በነዚህ ስለ እነዚህ ስለ ፕላኔቶች ስለ ጨረቃ ስለ ፀሀይ እንደነዚህ አይነት እውቀቶችም በጣም ደስ ይለኛል ማለት ነው። እዚህ አይነት እውቀቶች ባውቅ ደስ ይለኛል። የተለያዩ ስለ ስለ ተፈጥሮአዊ ህጎች እንዲም ደግሞ የተፈጥሮአዊ ህግ እንዴት እንደሆነ የተፈጥሯዊ ህግ። እንዲሁም ደሞ የተለያዩ የተፈጥሯዊ ህጎችን እንዲሁም ደግሞ ሃይማኖት ራካዬን ትምህርቶችን በጣም የሚያስደስተኝ ነገር ነው እንደዚህ አይነት ነገሮችን ማውቅ በጣም ደስ ይለኛል። እናም የተለያዩ ትምህርቶችን ማወቅ ደስ ይለኛል ስለ ስነ ልቦና ማወቅ ደስ ይለኛል። የተለያዩ ስነ ልቦና ትምህርቶች መማር ደስ ይለኛል ማለት ነው። ስለ ልቦና በነገራችን ላይ ሁለት አይነት ስለ ልቦናዎች አሉ። ስለ ስነ ልቦና እውቀት አሁን ለምሳሌ እኔ የስነ ልቦና እውቀት ተማሪ ብሆን ወይ ደግሞ አስተማሪ ብሆን በጣም ደስ ነው የሚለኝ ማለት ነው። ስለዛ መማር ደስ ይለኛል። እንዲሁም ደግሞ ስለፈለገ ስለ ተለያዩ አጽናፈ አለማት ስለ አጾናፈ አለም ስለ ሰማይ ስለ ሰማያት ስለ ምድር እንዲሁም እንደዚዘዝ አይነት ሰማይ ውስጥ ስላሉ ነገሮች የተለያዩ ስለ አስትሮይዶች ምናምን ማወቅ በጣም ደስ የሚለኝ ነገር ነው ማለት ነው። እነዚህ ነገሮችን ማወቅ ያስደስተኛል። የተለያዩ እውቀቶችን ማወቅ ደስ ይለኛል። የተለያዩ ድረገፆች ላይ እየሄድኩኝ ስራ እነዚህም አጠናለሁ ማለት ነው። እነዚህን ነገሮችም ማወቅ በጣም ያደስተኛል። አዳዲስ ነገሮችን በእርግጥ ማወቅ አንደኛ ለአእምሮአችን ጥሩ ነገር ነው። እኛ አዲስ ነገር ባወቅን ቁጥር የተለየ እውቀታችን እየጨመረ የተለየ ነገር እያወቅን እንዲሁም ደግሞ እየለመድን እንሄዳለን የተለየ ደግሞ ትህትናችን እየጨመረ እውቀታችን እየጨመረ ትህትናችን እየጨመረ እንዲሁም ደሞ አለማወቃችን እየቀነሰ ይሄዳል ማለት ነው። ምክንያቱም የሰውን ልጅ የሚጎዳው አንደኛው ምንድነው? አለመማሩና ድንቁርና ነው ማለት ነው። ስለዚህ የሰውን ልጅ አለመማር በጣም ይጎዳል ሳይማር ሲቀር እንዲሁም ደግሞ አንድን ነገር ካላወቀ በጣም ጉዳት አለው ማለት ነው። ሁላችንም በራሳችን ላይ የምናውቀው ነው ማለት ነው። ስለዚህ የሰው ልጅ የማይማርና አንድ ነገር ካላወቀ ካልተረዳው ከዘመኑ ጋር መሄድ አይችልም ከዘመኑ ጋር መራመድ አይችልም ኋላ ይቀራል ማለት ነው። አንድን ሰው አንድ ነገር ካላወቀ ኋላ ቀርነት በጣም አድርጎ ይጫወትበታል ማለት ነው። ስለዚህ ኋላ ቀርነት እንዳይጫወትብን ሰዎች እኛን ጥለውን አለም ጥለውን እንዳይሄድ። እኛ ከአለም ጋር መጓዝ እንድንችል አዳዲስ ነገሮችን ማወቅ እንዲሁም ደግሞ የተለያዩ ዘመና አመጣሽ ነገሮችን ማወቅ እንዲሁም ደግሞ የተለያዩ የሰው አስተውሎቶችም ስለ አስተውሎች አስተውሎቶች መረዳት የሰው ሰራሽ አስተውሎቶች መረዳት የተለያዩ ነገሮችን መረዳት ያስፈልጋል። ምክንያቱም ዘመናችን እየሰለጠነች አለማችን እየሰለጠነች እየሰለጠነች እንዲሁም ደግሞ ወደፊት የተለያዩ ስልጣኔዎች የተለያዩ የተለያዩ የ እንዲሁም የመስመር ስራዎች የተለያዩ ሁሉ ነገር ከመስመር ጋር የተያያዘ ይሆናል። ምክንያቱም በድሮ ጊዜ የድሮ አሰራር እና ያሁኑ አሰራር እየተቀየረ ይመጣል ማለት ነው። ምክንያቱም በድሮ አሰራር አንድን ነገር ለመግዛት እዛው ቦታው ድረስ ወይ ደግሞ አንድ ነገር ያለው ለምሳሌ ከዚህ ሌላ ሀገር ከሆነ ያለው እዛ ሀገር ተሳፍሮ በተለይ የመሳፈሪያዎች በመሳፈር እዛ ሄዶ ተሳፍሮ ያንን ነገር ይገዛል ማለት ነው። በዚህ ሰዓት ግን እንደዚህ አይነት ነገር ቀርቷል ማለት ነው። ምክንያቱም በዚህ ሰዓት አለማችን እየሰለጠነች እንዲሁም ደግሞ የተለያዩ አዳዲስ ነገሮች እየተፈጠሩ ስለሆነ አዳዲስ ግንኙነት እየተፈጠሩ ስለሆነ ማንም ነገር ምንም ነገር ለመግዛት ከሆነ የተለያዩ ዳታዎችን በመጠቀም እንዲሁም ደሞ መተግበሪያዎችን በመጠቀም እንዲሁም ደግሞ ድረ ገፆችን በመጠቀም በመስመር ላይ ብቻ ብዙ እቃዎችን ከተለያዩ አለም አገራት ላይ መገዛዛ መግዛት እንችላለን። መሸጥ እንችላለን። ስለዚህ የተለያየ ስራ እንኳን ለመቀጠር ከፈለግን በፊትም ስራ በእግራችን እየሄድን ስራ የተለያዩ ስራዎችን ለደላሎች እየነገረን ስራ ፈልጉልን እንላለን እንዲሁም ደግሞ የስራ ማስታወቂያዎችን ለማንበብ መንገድ ላይ ሰልፍ እንይዛለን ሰልፍ እንይዛለን ማለት ነው። ስለዚህ የተለያዩ ሰልፎች አሉ። አሁን ላይ ግን እነዛ ሰልኮች እየቀሩ ስራ ማግኘት ብተይ ሁሉም ነገር በመስመር ላይ እየሆነ መጥቷል። መስመር ላይ ሁሉም ነገር ዳታ በማምራት ብቻ ስልክን በመጠቀም ብቻ ሁሉ ነገር ስልካችንን በመጠቀም ብቻ ስራ የምፈልገውን ስራ መቀጠር እንችላለን ስልካችን በመጠቀም ብቻ የምፈልገውን ስራ መስራት የምንፈልገውን ንግድ መስራት እንችላለን ማለት ነው። ይሄ ሁሉ ነገር የሚደረገው ግን እኛ እውቀቱ ካለን እና ከአለ ከዚህ ከስልጣኔው ጋ እንዲሁም ደግሞ ከዘመናዊ ስልጣኔ ጋ መጓዝ ስንችልናም አጠቃቀሙን ካወቅንበት ነው ማለት ነው። አጠቃቀሙን የግድ ለማወቅ መመልመድ ማወቅ ያስፈልጋል ማለት ነው። ስለዚህ አዲስ ነገርም መልመድ በጣምም ያዋጣል በጣም ጥሩ ነገር ነው ማለት ነው። ስለዚህ አዲስም የማውቅ አዲስ ነገር የማውቅ ደስ ይለኛል አዲስ ተፈጥሮአዊ ተፈጥሮአዊ ግኝቶች እንዲሁም ደግሞ ሰው ሰራሽ አስተውሎቶችን ማወቅ በጣም ያስደስተኛል። ምክንያቱም ስለእነሱ ካወቅኩኝ ነገ ጉዳታቸውን እና ጥቅማቸውን ነገ ለማወቅ ቀረ ለመረዳት አስባለሁ ማለት ነው። ስለዚህ እነዚህ ነገሮችን እጠቀማለሁ ማለት ነው። ከዛ ውጪ ብዙ ነገር ማወቅ ያስፈልጋል ማለት ነው። እውቀት ለሁሉም ነገር በጣም መደበኛ እውቀት ሳይሆን የተለየ እውቀት ያስፈልገናል የተለያየ እውቀቶችን ማወቅ ያስፈልገናል ምክንያቱም እውቀቶች በጣም ብዙ እውቀት ያስፈልገናል ማለት ነው። ከዚህ አለም ህዝብ ጋር ለመኖር

በመንገድ ላይ ምግብ ከቸኮልኩኝ ምክንያቱም ደግሞ ስራ ከረፈደብኝ ምናልባት እየተኛውኝ ካለ የማንቂያ ሰዓት ካልተጠቀምኩኝ የማንቂያ ሰዓቴ ከተበላሸ እንዲሁም ደግሞ የማንቂያ ሰዓቴ ባትሪ ከደከመ እና የማይሰራልኝ ከሆነ እንደ ድንገት በመሃል አርፍጄ ከሆነ ሁሌ ጠዋት እንደምነሳው ጠዋት ማልነሳ ከሆነ ቶሎ ብዬ ልብሴን በመልበስ ጥርሴን በመቦረሽ ፊቴን በመታጠብ ቶሎ ብዬ ልብሴን ለብሼ እሄዳለሁ እወጣለሁ ከዛ ከመንገድ ላይ ምግብ እገዛለሁ ማለት ነው። ስለዚህ እንደዚህ አይነት ችኮላዎች ጊዜ ምግብ ከመንገድ ላይ ገዝቼ እመገባለሁ ማለት ነው። ምክንያቱም እየሄድኩኝ መብላት ስፈልግ ማለት ነው። ምክንያቱም ቶሎ ስራዬ ቦታ ላይ ለመድረስ። እየበላሁኝ ቁርሴንም ሳልበላ ምክንያቱም ሰው ልጅ ምግብ ሳይበላ ስራ መስራት የለበትም። ስለዚህ እየሄድኩኝ መንገድ ላይ ምግቤን እየበላሁኝ ወደ ስራ ቦታ እሄዳለሁ ማለት ነው። ስለዚህ ምግብ መብላት በጣም አስፈላጊ ነገር ነው። አንደኛ ምግብ መብላት የሚያስፈልገን ትልቁ ጥቅም ምንድነው? የሰው ልጅ ምግብ የማይበላ ከሆነ አእምሮ ራሱ አይታዘዝለትም ማለት ነው። ስለዚህ የማሰብ ችሎታው ራሱ እየራበው ምንም ነገር ሊያስብ አይችልም ማለት ነው። ግን አንድ ሰው ጾምን የሚለምደው ከሆነ ሁሌ የሚጾም እና ጾምን ከለመደው መራብን ከለመደው። አእምሮ እየሰፋ ያለ ነገር ግን አእምሮ የእሱ አእምሮ ያንን የእሱ ሆድ መራብን ካልለመደ ለአንድ ቀን ከተራበ ያ ሰው ያመዋል መስራት አይችልም ብዙ ነገር ነው። ስለዚህ እንደየልምዳችን ይለያያል ሁሉም ሰው አንድ አይነት አይደለም ሁሉም ሰው ደግሞ ለምዶት ሊሆን ይችላል። ቀኑን ሙሉ የማይበላ ሰው አለ በቀን አንዴ የሚበላ ሰው አለ። ሁሉም እንደየለምዱ እና እንደ እየአሰራሩ ይለያያል ማለት ነው። ነገር ግን ሁሌም ምግብ መብላት የለመደ ሰው ለምሳሌ አንድ ቀን ሮቦት ምንም ስራ ሊሰራ አይችልም። ከራበው ማለት ምንም ስራ ሊሰራ አይችልም በጣም ይርበዋል በጣም ምንም ነገር ማድረግ አይችልም ማለት ነው። በጣም ስለሚርበው ምንም ነገር ማድረግ አይችልም ስራ መስራት አይችልም ራሱን ያመዋል። ሌላው ሌላ ነገር ውስጥ ይገባል ራሱን ራሱ አዙሮት ሊያመው ሁላ ይችላል ሊወድቅ ራሱ ይችላል መሄድ አይችልም ማለት ነው። ስራ መስራት አይችልም። ነገር ግን መራብን እንዲሁም ደግሞ ምግብ ቶሎ ቶሎ መብላትን የማያዘወትር ሰው እንዲሁም ደግሞ ራሱን ጾም ያለማመደ ሰው ብዙም ምንም አይመስለውም ማለት ነው። ነገር ግን ደግሞ እንደዚህ መብላት ግዴታ የሆነበት ሰው ጠዋት የሚረፍድበት ከሆነ ጠዋት ተነስቶ ወዲያው ልብሱ ለባብሶ የስራ እቃዎቹን የስራ መሳሪያዎቹን ይዞ። እየሄደ መንገድ ላይ ከመንገድ ላይ መግብ ገዝቶ መብላት ይችላል ማለት ነው። መንገድ ላይ ብዙ አይነት መግቦች ይሸጣሉ የመንገድ ላይ ምግቦች ብዙ ናቸው። ለምሳሌ መንገድ ላይ አነስተኛ በሸራ ተወጥሮ የሚሸጡ ምግቦች። የተለያዩ ብስኩት እንዲሁም ደግሞ የተለያዩ ጮርናቄዎች አሉ ጮርናቄ በሻይ አለ ዳቦ በሻይ አለ አምባሻ በሻይ አለ። እነዚህ በቡናም ሆነ በሻይ ጠጥቶ በልቶ መሄድ ይችላል ማለት ነው። ቀለል ያለ ቁርስ እንደዚህ መንገድ ላይ ያሉ ብራቸውም ቀለል ላይ ነው ማለት ነው። በየአይነት የምንላቸው አለ ሽሮ ፈሰስ የምንለው አለ እንዲሁም ደግሞ ተጋቢኖ የምንለው አለ እነዚህን በልቶ። ወደ ስራው መሄድ ይቻላል ማለት ነው ከፈለገም ደግሞ እርጥብ የምንለው አለ መንገድ ላይ እየተራመደ የሚበላው አለ። እርጥብን መንገድ ላይ እየተራመደ እርጥብ የሚሰራው እንግዲህ ዳቦ ነው ዳቦ መሃል ላይ የሚከተቱ የተለያዩ ሽንኩርቶች ጥብሶች እንዲሁም ደግሞ። የ እንቁላል ቂጣዎች ይደረጉበታል ማለት ነው ያንን እርጥብ እየበላን መንገድ ላይ መሄድ እንችላለን ማለት ነው። መንገድ ላይ ውሃ እየጠጣን ምግባችን እየበላን መሄድ እንችላለን ማለት ነው። ስለዚህ እኔ መንገድ ላይ የምመርጠው ምግብ እርጥብ ነው። እዬ መኪና እየነዳሁ ከሆነ ደግሞ አንዴ መኪናዬን እሱ ያንን እርጥብ ወይም ደግሞ ያንን እርጥብ ገዝቼ እሱን እበላለሁ ማለት ነው። እርጥቡን በልቼ እየበላሁ በመንዳት ወደ ስራዬ ቦታ እደርሳለሁ ማለት ነው። ምክንያቱም እንጀራ ምበላ ከሆነ እንጀራ መኪና ውስጥ እየነዳው መብላት አይቻልም ምክንያቱም እንጀራ ወጥ ስላለው ብዙ ነገር ስላለው። ቁጭ ብሎ ወይም ደግሞ ተረጋግቶ ነው የሚበላው ነው። ስለዚህ እየነዳንም ለመብላት እየሄደንም ለመብላት የሚያመቸን አንዱ ምንድነው? ጮርናቄ ወይ ደግሞ እንዳልኩት ጮርናቄ ወይ ዳቦ ወይ ደግሞ እንዳልኩት ምንድነው የሚባለው ይሄኛው እርጥብን እንበላለን ማለት ነው። እርጥብ በመብላት መንገዳችን እየተራመድን ወይ ደግሞ መኪናችን እየነዳን። መጓዝ እንችላለን ወደ ስራችን መሄድ እንችላለን ማለት ነው። ከፈለግን ደግሞ የመንገድ ላይ ምግቦችንም መመገብ እንችላለን ማለት ነው። ስለዚህ እንደዚህ አይነት ነገሮች አሉ ማለት ነው ሁሉም እንደየ አጠቃቀሙ ይለያል። አንዳንድ ሰው ደግሞ ልምድ የሆነበትም ሰው አለ። ልምድ ሆኖበት የሚበላው ከሆነ ወይ ደግሞ ሁሌ እዛ የሚጠቀም ከሆነ ያ ሰው ሁሌ እዛ ላይ ሊጠቀም ይችላል። ስለዚህ አንዳንድ ሰው ትልቅ ትልቅ መብ ምግብ ቤት ገብቶ መመገብ ላይወድ ይችላል። አንዳንድ ሰው ደግሞ ትልቅ ምግብ ቤት ገብቶ መመገብ ይችላል ማለት ነው። ስለዚህ ሁሉም እንደየፍላጎቱ ከመንገድ ላይ መመገብ ሚፈልግ መንገድ ላይ ይመገባል። መንገድ ላይ መመገብ የማይፈልግ መንገድ ላይ አይመገብም ማለት ነው። ስለዚህ መንገድ ላይ መመገብ በጣም አንዳንዴ ለሁሉም ሰው ያዋጣል ማለት ነው። አንዳንድ ሰው መንገድ ላይ ይመገባል ከፈለገ ምክንያቱም መንገድ ላይ ስንመገብ ቀለል ያለ ነው ሁለተኛ ደስ ይላል። ስለዚህ ስራ ቦታችንም ደግሞ እየተራመደን መሄድ እንችላለን ማለት ነው። ከፈለግን መኪና ካለን በመኪናችን እየነዳን እየበላን መሄድ እንችላለን እርጥብ በተለይ ማለት ነው። የተለያዩ እንደዚህ እንደ እርጥብ የሚበሉ ብዙ አሉ ሳምቡሳ አለ ለምሳሌ ሳምቡሳ በጣም ቀጥሩ እና ብዙ ሰዎች የሚያውቁት ማንም ሰው የሚበላው ነው ማለት ነው። ሳምቡሳ የሚሰራው እንግዲህ ከምስር እና ምስር ተከትፎ እንዲሁም ደግሞ እዛ ለሊጥ ውስጥ ሊጥ ምናምን ሚቦካ እና ከዛ እዛ ውስጥ እየተከተተ ይጠበሳል ማለት ነው። በዚህ መንገድ ሳምቡሳ ይሰራል ማለት ነው። እንደዚህ ብዙ ነገሮች የሚሰሩ አሉ መንገድ ላይ እየተራመድን የምንበላቸው አሉ። አንዳንዴም ደግሞ ከመንገድ ላይ የሚገዙ ደግሞ መንገድ ላይ ማታ ማታ እየተራመድን ንፋስ እየተቀበልን ምንበላቸው ቺፕስ የምንላቸው ድንች ተቆጣ እየተቆረጠ በዘይት የሚጠበሰውን እንበላለን

እኔ አይስክሬም አልወድም አይስክሬም ጥሩ አይደለም ግን አንዳንዴ አልፎ አልፎ ነው የምበላው ማለት ነው እኔ ጥርሴን ስለሚያምኝ አይስክሬም አልበላም። አይስክሬም ለልጆች በጣም አሪፍ ነገር ነው ለልጆችም ካበዙ ጥሩ አይደለም ማለት ነው። አይስክሬም አንዳንዴ ጥሩነትም አለው እንድህም ደግሞ የጎነየሽ ጉዳት አለው ማለት ነው። ስለዚህ የጎነየሽ ጉዳት ያለው አንድን ነገር መጠቀም ጥሩ አይደለም። ምክንያቱም የጎንዮሽ ጉዳት ካለው እኔ ደግሞ የሚጎዳኝ ከሆነ የሚያሳምመኝ ከሆነ አልበላም ማለት ነው። ስለዚህ አይስክሬም አንደኛ ጉዳቱ ምንድነው? ስኳር ይበዛበታል ስለዚህ ስኳር ጣፋጭ የሚበዛበት ነገር ደግሞ ለጥርሳችን ጠንቅ ነው ማለት ነው። እኔ በፊት በጣም የምጣፋጭ ነገር ስለማበዛ ነው። ጥርሴ እንደዚህ የታመመው ማለት ነው። ስለዚህ አንድ ሰው ጥርሱን መንከባከብ እንዲሁም ደግሞ ጤናውን መንከባከብ ከፈለገ ጣፋጭ ማብዛት የለበትም። ከዚህም ጣፋጭ ከመበዛት ይልቅ አተክለቶችን መብላት እንዲሁም ደግሞ የተለያዩ ስጋ ነክ እንዲሁም ደግሞ የወተት ተዋህጾዎችን መመገብ አለበት ብዬ ነው የምመክረው። ምክንያቱም ጣፋጭ ነገር እንዲሁም የተለያዩ አይስክሬሞችን ኬኮችን የሚጠቀም ከሆና አንድ ሰው ልጅ። ያ ነገሩ የስኳር መጠኑ እየበዛ ምክንያቱም ደሙ ደሙ ሁሉ ነገር እያበላሸበት። እንዲሁም ደግሞ ህይወቱን ልንጠቁም ይችል በጣም በሽታ ላይ ይጥለዋል ማለት ነው። ስለዚህ አንድ ነገር ሳያሳምን እንዲሁም ደግሞ በአግባብ መጠቀም ይኖርብናል። ግን አልፎ አልፎ ለመዝናናት እንድህም ደግሞ የተለያዩ በሳምንት አንዴ ለመዝናናት ስንዝናና እሁድ እሁድ የምንጠቀመው ከሆነ የሆነ ነገር ግን ሁሌም የምናደርገው የዘውትር ያዘቦት ምግባችን የምናደርገው ከሆነ አይስክሬምን ለእኛ በሽታው ላይ ይጥለናል ማለት ነው። ጥሩ አይደለም። ስለዚህ ብዙ አይነት በሽታ ላይ የሚጥሉ ምግቦች አሉ ለምሳሌ እንደዚህ አይነት ጣፋጭ ምግቦች ስኳር የምናበዛ ከሆነ የተለያዩ በሽታዎች ይመጡብናል ስለዚህ እነዚህ በሽታዎች እንዳይመጡብን እኛ ቀድመን መከላከል አለብን። ጣፋጭ ምግብ ከመበጠብላት ይልቅ ደግሞ ሁሌ ማዘውትር ያለብን አታክልት ነገር እንዲህም ደግሞ ተፈጥሮአዊ ነገር የሆኑ አተክልት እንዲህም ደግሞ የተለያዩ ስጋ ስጋ ነገ እንዲህም ደግሞ የስጋና የውተት ተዋጾዎችን መመገብ አለብን። የስጋና የወተት እና እንዲህም ደግሞ የአተክልት ስንል ብዙ አይነት የስጋና የወተት እንዲህም ደግሞ የአትክልት አለ እነሱም ደግሞ የምናያቸው በዝርዝር ካየናቸው። የስጋ ተዋጽኦ የስጋ ተዋጽኦ ብዙ አይነት የስጋ ተዋጽኦ አለ አጥንት አለ እንዲህም ደግሞ ሾርባ አለ ሾርባውን መጠጣት ይቻላል እንዲህም ደግሞ ስጋውን በተለያየ መንገድ ከትፈን እንዲሁም ደግሞ ክትፎ አድርገን መብላት እንችላለን። እንዲሁም ደግሞ ሾርባ አድርገን አለንቱን መጠጣት እንችላለን ብዙ ነገር ለብዙ ነገር ይጠቅመናል ማለት ነው። ስለዚህ የስጋ ነክ ነገሮችን በዚህ መንገድ ጥይ የጠበስን ጥብስም አድርገን መብላት እንችላለን በብዙ መንገድ ወጥ ቀይ ወጥ አድርገን የተለያዩ ነገሮችን ነጭ ወጥም አድርገን አልጨ አድርገን መስራት በፈለግነው መንገድ እየሰራን ስጋን መመገብ እንችላለን ማለት ነው። ብጠብሰነው እንደፈለግን ቀቅለን መብላት እንችላለን ማለት ነው። ስለዚህ እነዚህ ለጤናችንም እንዲህም ደግሞ ለስጋችን ለአቋማችን ለኪሏችንም ጥሩ ናቸው ማለት ነው። ስጋ ለዚህ ነገር ያገለግላል። ሌላው ደግሞ የወተት ተዋጾዎች ናቸው ብዙ አይነት የወተት ተዋጾ አለ ወተት ብዙ ነገር አለ ወተት የራሱን ትኩሱን እራሱ ልክ እንደታለበ መጠጣት እራሱ በጣም ጥሩ ነገር ነው። ለጤናችን ሁለተኛ ላይ ደግሞ ካለብነው በኋላ ማፍላት እንችላለን አፍለተነው መጠጣት እንችላልን። እንዲህም ደግሞ ከታለባ በኋላ ሁለት ቀን ሶስት ቀን አሳድረን እንዲህም ደግሞ አራት ቀን አሳድረን እርጎ በማድረግ እርጎውን ሲወፍር እንዲህም ደግሞ እሱን መጠጣት እንችላለን ማለት ነው። በተለያየ መንገድ እርጎዉን ደግሞ በመናጥ እንዲም ደግሞ እርጎዉን እርጎን የሚናጥ ከሆነ በባህላዊ መንገድ በተለያዩ የሸክላን ስራዎች በመናጥ ያንን የባሸክላን ስራ የተናጠውን እርጎ ወደ ቅቤ በመቀየር ቅቤውን መቀባት እንዲም ደግሞ ቅቤውን አንጥረን ለምግብ ማዋል እንችላለን ማለት ነው። ከዛን ያንን የሚጠጣውን ወተቱን መጠጣት እንችላለን ማለት ነው። ከዛ ከቅቤ የወጣውን ወተት እሳት ላይ እንጥደዋለን እሳት ላይ ከጣድነው በኋላ አይብ ይሆናል ማለት ነው። ስለዚህ አይቡን ደግሞ አውጥተን እኛ መመገብ እንችላለን ማለት ነው። እንደዚህ አይነት የወተት ተዋጾዎችን መመገብ በጣም አሪፍ ነገር ነው። በጣም ትሩ ነገር ነው። ስለዚህ ወተት ማለት እኛ መጠቀም ያለብን አንዳንዴ ሰው ሰራሽ ወተት አለ የተለያዩ ከፋብሪካ የወጡ ከተለያዩ ተቋምዎች የወጡ አሉ የዱቄት ወተቶች አሉ ነገር ግን እነሱ እኔ ብዙም አልወዳቸውም እኔ የምወደው ከላሞች የታለባ ትክክለኛውን ተፈጥሮአዊ ወተት ነው ማለት ነው መጠቀም ያለብን ስለዚህ ይሄን መጠቀም በጣም ጥሩ ነው ማለት ነው። የወተት ተዋጽኦ አንዱ ይሄ ነው። ሌላው ደግሞ የአትክልት ተዋጽኦ በጣም ብዙ ነገር ነው። አትክልቶች ስንባል ሲባል የቀጠለ ቅጠል አለ የፍራፍሬ አለ ማለት ነው ስለዚህ እነዚህ የፍራፍሬዎች የአትክልቶች የምንጠቀምባቸው በብዙ መንገድ ነው። ለምሳሌ ሙዝ መብላት አለብክ ፈራፈሬዎች እንዲሁም ደግሞ ብርቱካን መብላት አለብን። የተለያዩ እንደዚህ ብርቱካን ሙዝ የመሳሰሉትን መብላት መመገብ አለብን ማለት ነው። እነዚህ የምንመገብ ከሆነ በጣም ጥሩ ነገር ነው ማለት ነው። የተለያዩ ምግቦችን የተለያዩ ለጤናችን ይሆናል ማለት ነው። ስለዚህ የጤናችን እንዲስተካከል ከፈልግ እነዚህን እንመገባቸዋለን ማለት ነው። ስለዚህ የቀጠላ ቅጠሎቹ ደግሞ እንደ ጎመን የተለያዩ ቆስጣዎች እንድሁም ደግሞ ጥቅል ጎመኖች የምንላቸውን መጠቀም አለብን ማለት ነው። እነዚህ የምንጠቀም ከሆነ በስ በአግባቡ ጤናችን ይስተካከልናል የተለያዩ ምግቦች ሰላጣዎችን እየተመገብን ሰላጣዎች ለጤናችን በጣም ጥሩ ናቸው ማለት ነው። ስለዚህ እነዚህ አይነት ወተት ነክ እንዲሁም ደግሞ የስጋ ተዋጽ ወይ የወተት ተዋጽ እንድሁም ደግሞ የቀጠለ ቅጠል ፍራፍሬዎችን መመገብ ያስፈልጋል። እንጂ ጣፋጭ ነገሮች የምንመገብ ከሆነ በሽታ ላይ እንወድቃለን ማለት ነው። ስለዚህ ጣፋጭ ነገር ለበሽታ ቶሎ የተጋለጭ ያደረገናል ስለዚህ አይስክሪም ሁሌ መመገብ አያስፈልግም። አልፎ ነው መመገብ የሚያስፈልገው ማለት ነው። ስለዚህ እኔም ማሰብ

የስራ ቦታየ በጣም ጥሩና አሪፍ ነው ምክንያቱም ስራ ቦታችን ላይ በጣም ጥሩ ነገር ማድረግ ያስፈልጋል ምክንያቱም አንድ ሰው የስራ ቦታውን ማጽዳት እንዲምድመው ጥሩ ገጽታ እንዲኖረው ማድረግ ይቻላል ማለት ነው። ስለዚህ ስራዬ ቦታዬ በጣም ጥሩ እና ጽዳት ያለው እንዲሁም ደግሞ ጽዳታማ ቦታ ላይ ነው የምሰራው ማለት ነው። ሁሉም ነገር የምሰራው በግልጽ እና በጥሩ ነገር ነው ማለት ነው። ማብራት የተለየ ማብራቶች እንዲሁም ደግሞ የማብራት ሀይል ሳይቆራረጥ እንዲሁም ደግሞ የብርሃን ሀይል። እንዲሁም ደግሞ ቀን ቀን ከሆነ የፀሀይ ብርሃን እንዲገባ እንዲሁም ደግሞ የራሴ ያለውበት የስራ ክፍሌ። የብርሃን ፀሀይ እንዲገባ እንዲሁም ደግሞ ብርሃን እንዲገባልኝ ፀሀዮች እንዲገቡ የተለያዩ ነገር ንፋሶች እንዲገቡና ንጹህ አየር እንዳገኝ አድርጌ እሰራለሁ ማለት ነው። ከዛ ውጪ ደግሞ ማታ ላይ ማብራት በቂ ማብራት ማግኘት አለብኝ። በቂ ማብራት እንዳገኝ ጥሩ ማብራት አደርጋለሁ ማለት ነው። ስለዚህ ክፍሌን በሚገባ በማዘለት ማብራቶችን በማድረግ እንደዚህ አደርጋለሁ ማለት ነው። ስለዚህ እነዚህ ነገሮችን በማድራረግ የክፍሌያችንን እናሳምራለን ማለት ነው። ክፍሌን እንደዚህ አድርጌ ካሳመርኩኝ በኋላ ብዙ ስራዬን በነጻነት እንዲሁም ደግሞ በአግባቡ ስራዬን መስራት እንዲሁም ደግሞ በነጻነት ስራዬን መጠቀም መስራት እችላለሁ ማለት ነው። ስለዚህ መስራ ቦታችንን ማጽዳት መስራ ቦታችንን ጥሩ ማድረግ እንዲሁም ደግሞ መስሪያ ቦታችንን። የመስሪያ ቦታችንን በቆንጆ መንገድ ማስዋብ ብዙ ጥቅም አለው ካለው ጥቅሞች አንዱ ብዙ ዝገት ጥቅሞች አሉ ዘርዝረን ካየናቸው ማለት ነው። ስራ ቦታችንን አንደኛ የንግድ ስራ ቦታ ከሆነ የንግድ ስራ ቦታችን የተለያዩ ስም በመጻፍ እንዲሁም ደግሞ የተለያዩ ሰዎችን ደመኞችን የሚስቡ ነገሮችን ጽፈን እንዲሁም ደግሞ ደምበኞችን የሚስቡ ነገሮችን አድርገን ደንበኞች በእኛ አገልግሎት እንዲደሰቱ ማድረግ አለብን በጽዳት መስራት አለብን ማለት ነው። ስለዚህ በጽዳትና በጥራት መስራት ያስፈልጋል መራት ነው የንግድ ቦታም ሌላ ቦታም ደግሞ የራሳችን የግል ደግሞ የቢሮ ሊሆን ይችላል። የግላችን የቢሮም ከሆነ የሚሰራው ደግሞ ያንን ለእኛ ለራሳችን ለአእምሮአችን ጥሩ ደህንነት እንዲሰማን ምክንያቱም በአካባቢያችን ያሉት ነገሮች የሚንቋይ የሚንቆሽሹ ከሆነ የሚንኳተቱ ከሆነ እቃዎች የሚኳተቱ ከሆነ ዶክመንት እንዳሉ ሰነዶች የሚኳተቱ ከሆነ እንዳለ ወረቀት የሚበጣጥስ ከሆነ ወረቀት የሚዘረከረክ ከሆነ እኛ የምትዘረከረከ ስራ የተዘረከረከ ህይወት ይኖረናል ማለት ነው። ስለዚህ መጀመሪያ በዙሪያችን ያሉ ሁሉንም ብእር ሳይቀር ምንም ሳይቀር ሰብስበን ሁሉንም በየቦታው በየመስፈርቱ በየአቀማመጡ አስተካክለን ስራ ቦታችንን በስነ ስርዓት የምናስተካክለው የምናጸዳ ከሆነ እኛም ጥሩ ስራ እንሰራለን ማለት ነው። ስለዚህ አእምሮአችንም ይቀለናል አእምሮአችንም ይቀለናል አእምሮአችን ጽድት ይላል ማለት ነው። ነገር ግን አእምሮ ቦታችንን እኛ የምንተኛበት ወይ ደግሞ ያለን የምንሰራበትን ቦታ ምናንኳትቶ ወይ ደግሞ ቆሻሻ የምናደርገው ከሆነ እኛም አስታሰባችን እንደዛው እየዘገጠ ይሄዳል ማለት ነው። ስለዚህ እኛ ያንን ከማደረጋችን በፊት ሁሉ ነገር ማጽዳት ያስፈልጋል ማለት ነው። የምንሰራው ቦታው የራሳችን መጀመሪያ ንጽህናችን መያዝ ያስፈልጋል ሁሌ መታጠቢያ ያስፈልገናል ከዛን የስራ ቦታችንን ማጽዳት ሰራተኞቻችን ጽዳታቸውን እንዲጠብቁ እንዲሁም ደግሞ የሚለብሱትን ልብስ እንዲያጥቡ እንዲታጠቡና ፅዳታችንን የጠበቁ ደንበኞችን በጸዳትና በክብር እንዲያስተናግዱ ለማድረግ ይረዳል ማለት ነው። ስለዚህ መጀመሪያ ሌሎች ሰዎችን የስራ ቦታችን ከመጸዳታችን በፊት የስራ ቦታችንን ከማስተካከላችን በፊት መጀመሪያ ከራሳችን እንጀምራለን ቤታችንን ከማስተካከላችን በፊት ከራሳችን እንጀምራለን ሁሉን ነገር ከራስ ስለሚጀምር ማለት ነው። መጀመሪያ እኛ ራሳችንን ንጽህናችንን ጠብቀን ሁሉ ነገራችንን እናስተካክላለን። ጫማችንን ማጠብ ካለን ብናጥባለን ልብሳችንን እናጥባለን ከዛ በኋላ ልብሳችንን ካጠብን ቤታችንን እናጥባለን ቤታችንን እንወለውላን ልብሶቻችንን ብርድ ልብሶችን እናጥባለን። ቤታችን ውስጥ ያለውን የምንጠቀማቸውን እያንዳንዱን ልብሶችን እቃዎችን ድስቶችን ሁሉ በጽዳት በጥናት እና በፅዳት ከያዝን ከጠበቅን እንዲሁም ደግሞ ካጣብናቸው በኋላ ራሳችን ገላችንን ታጥበን ራሳችን ንጽህናችንን እንይዛለን ንጽህናችን እና ቤታችን ንጹህ ካደረግን የሰራ ቦታችን የሰራ የሰራ ቦታችንን ከዛ በኋላ የስራ ቦታችንን ንፁህና ሰላምና በተረጋጋ እንዲሁም ደግሞ ንፁህና ጽዱ እናደርጋለን ማለት ነው። ይሄንን ካደረግን በኋላ የምናደርገው አንድ ቀጣይ ነገር ምንድነው? ይህንን ካደረግን በኋላ ቀጣዩ የምናደርገው ሰራተኞቻችን ካሉ ሰራተኞቻችን ጽዳታቸውን እንድጠበቁ ከእኛ አይቶ እነሱ ባናግራቸው እንኳን ከእኛ እያዩ ጽዳት ያደርጋሉ ማለት ነው። ስለዚህ ስዳት የማያደርጉ ካሉ እንዲህ እንዲያጸዱ እንዲህም ደግሞ ጽዳታቸውን እንዲጠብቁ ክፍላቸውን እንዲያጸዱ የሰራ ቦታቸውን እንዲያጸዱ እንዲህም ደግሞ ሁሉ ነገር በጽዳት እንዲሰሩ እናደርጋለን የሰራ ቦታችን ላይ ብዙ አይነት ስራ ይበዛል ብዙ አይነት ሰዎች ይመጣሉ ብዙ ነገሮች ያደረግልን ሊደረግ ይችላል። ስለዚህ እንደየ ስራው አይነቱ ይለያያል እንደ ቦታው ይለያያል ሁሉም ቦታ ላይ። ሰው የማይመጣበት ቦታ አለ ለምሳሌ መስመር ላይ የሚሰራ ሰው እንዲሁም ደግሞ ዳታዎችን አብርቶ ተግባራዊ ላይ እንዲሁም ደግሞ የተለያዩ ድረ ገጾች ላይ የሚሰራ ሰው። ደንበኛ እሱ ጋር ሊመጣ አይችልም እሱ ጋር የሚመጣው ደንበኛ በመስመር ላይ ነው ደንበኞችን የሚያገኘው እንዲሁም ደግሞ በስልኩ ወይ የለብንም በላፕቶፕ ሊያገኛቸው ይችላል። ነገር ግን አንድ ቦታ ተቀምጦ ስለሚሰራ የሚቀመጥበትን ቦታ ለራሱ ክብር ሰጥቶ ማንም አይመጣብኝም ብሎ ቦታውን ማቆሸሽ የለበትም። ለራሱ ክብር ሰጥቶ ቦታውን ማጽዳት አለበት ቦታውን ማስተካከል አለበት ማለት ነው። አንድ ሰው ለራሱ ክብር ከሰጠ ሌላ ሰውም ክብር ይሰጣል ማለት ነው። ስለዚህ እንደዚህ አድርጎ ያ ሰው ቦታውን አጽድቶም የትኛውም የፈለገውን ስራ የግል ስራም ይሁን የራሱ የሱቅ ስራ ይሁን የንግድ ስራ ይሁን

ማህበራዊ በሚዲያ በሚገባ እጠቀማለሁ ማህበራዊ ሚዲያ መጠቀም ማለት በጣም ጥሩ ነገር ነው። ማህበራዊ ሚዲያ በጣም ትልቅ ነገር ነው። ትልቅ ሰፊ ነው። ትልቅ ነገር የሚዘዋወርበት ነው ትልቅ ነገር የሚካሄድበት ነው ንግዶች ይካሄዱበታል የተለያዩ ስራዎች ይካሄዱበታል። ብዙ አዳዲስ ሰዎች ይፈጠሩበታል ብዙ ትውልዶች ይታነጹበታል ብዙ ተማሪዎች ብዙ ትውልዶች ይማሩበታል ይታነጹበታል ትውልድ ይታነጽበታል እንዲሁም ደግሞ የተለያየ ሰዎች ይማሩበታል ማለት ነው። ትምህርት መማር የሚፈልጉ ሰዎች የተለየ እውቀት ማግኘት የሚፈልጉ ሰዎች ይገኙበታል። ስለዚህ የአለም ህዝብን የሚያስተዳድረው ማህበራዊ ሚዲያ ስለሆነ ማህበራዊ ሚዲያ ላይ በሚገባ እገኛለሁ ማለት ነው። ማህበራዊ ሚዲያ በጣም ጥሩ ነገር ነው ማህበራዊ ድረ ገጾች ላይ በጣም በጣም መዘዋወር ጥሩ ነው። ስለዚህ ማህበራዊ ሚዲያ ላይ እንዘዋወራለን ማለት ነው ማህበራዊ ሚዲያ ላይ ብዙ ሰዎችን እናገኛለን። አዳዲስ ሰዎችን ደንበኞችን እንፈጥራለን አዳዲስ ቤተሰቦችን እንፈጥራለን ብዙ ሰዎችን እናገኛለን ማለት ነው። ስለዚህ ማህበራዊ ሚዲያ ላይ የምናገኘው ትልቁ ነገር ምንድነው? ማህበራዊ ሚዲያ ላይ የሰዎችን ተከታይነት የሰዎችን ፍቅር ልናገኝ እንችላለን። ግን እንዴት ነው? ማበሪያ ሚዲያ ላይ እኛ ተከታይ ልናፈራ የምንችለው እንዴት ነው? የሰዎች ፍቅር ማግኘት የሚችለው እንዴት ነው? ማብራይ ሚዲያ ላይ ንግድ ሚይሳካል እንዴት ነው? ማህበራዊ ሚዲያ ላይ ተሰርተን መለወጥ የምንችለው እንዴት ነው? ማህበራዊ ሚዲያ ላይ ያሉ ሰዎችን እኛ ከእነሱ ጋር ተቀላቅለን ጥሩ ስራ መስራት የምንችለው እንዴት ነው? ሰዎችን ማገልገል የምንችለው ደግሞ ብለን ማሰብ አለብን። ከመጠቀማችን በፊት እንዴት ነው ማሰብ ማድረግ የምንችለው ብለን ካሰብን እና ከጠየቅን? አንደኛ ማድረግ ያለብን ነገር እነዚህ ማህበራዊ ሚዲያ ላይ ስንቀላቀል አንደኛ ሁሉም ማገራዊ ሚዲያ ላይ የሚሄደው አዲስ ነገር ለማየት እንዲህ እንደውም አዲስ ነገር ለማወቅ እንዲሁም ደግሞ ግማሹ አዲስ ነገር ለማወቅ ነው። ግማሹ ሰራተኛ ለመቅጠር ነው። ግማሹ ደግሞ ስራ ፍለጋ ነው። የሚገባው ስለዚህ እኛ እዚህ መሃል ብዙ አይነት ስራዎችን መስራት እንችላለን። ለምሳሌ ስራ ለመስራት ስራ ለመቀጠል ልንገባ እንችላለን ስራ ለመስራት ልንገባ እንችላለን። እንዲሁም ደግሞ የተለያዩ ሰዎች አዳዲስ የሚፈልጉትን ነገር እኛ ለእነሱ አዳዲስ ነገሮች የተለያዩ ተንቀሳቃሽ ምስል ነገሮችን እየቀረጽን ልንልክላቸው እንችላለን። አዳዲስ ትኩስ ዜናዎችን የሚፈልጉ ሰዎችን ትኩስ ዜና ሊነቅላቸው ይችላሉ። አዳዲስ የስራ ሀሳብ የሚፈልጉ የስራ አማካር የሚፈልጉት ሰዎች ስለ ስራ ምክር መስጠት እንችላለን። ያለንን እውቀት በመጠቀም ማህበራዊ ሚዲያ ላይ ወጥተን ያለንን እውቀት ማህበራዊ ሚዲያ ላይ መሸጥ እንችላለን ማለት ነው። ስለዚህ የማህበራዊ ሚዲያ ትልቁ ጥቅም ምንድነው? ያለንን እውቀት ወይ ደግሞ ያለንን ችሎታ ማይበራዊ እንዲያለኝ መጥተን ወደ ብር እንዲሁም ደግሞ ወደ ዶላር ለውጥን መሸጥ ማለት ነው። ሰአታችንን መሸጥ ማለት ነው። አንዳንዴ ማህበራዊ ሚዲያ ለ ወይ ይጠቀምብና ወይ እንጠቀምበታለን ማለት ነው። ስለዚህ የኛ ማህበራዊ ምድያ እንዳይጠቀምብን እኛ መጠቀም አለብን ማለት ነው። ነገር ግን አንዳንድ ሰዎች ማህበራዊ ሚዲያ ይጠቀምባቸዋል ለምሳሌ ልክ እንደገቡ ማህበራዊ ሚዲያ ላይ የተለያዩ አስቂኝ ነገሮች እንዲሁም ደግሞ የተለያዩ የሚያስቃቸውን የሚያዝናናቸውን ነገሮች ያያሉ። ይሄን እያዩ ሰዎች ጊዜያቸውን ያጠፋሉ አንደኛ ሰዓታችን ያባክናሉ ጊዜያችን ያጠፋሉ። እንዲሁም ደግሞ የበሉበትን ብራቸውን ያባክናሉ ማለት ነው። ስለዚህ ይህ መሆን የለበትም። ሰዎች እዛ ላይ የሚገቡት ብዙ ለብዙ ስራ መሆን አለበት ምክንያቱም ለስራ የምንገባ ከሆነ ስራ ፈልገን ስራ ምቼን መስራት አለብን ማለት ነው። ስራ ስራ ፈላጊው ስራ መናገር አለብን ማለት ነው። ስራችንን ፈልገን ስራ መስራት እንችላለን። ማህበራዊ ሚዲያ ላይ ስራ ከፈለግን አለ እንዲህም ደግሞ ያለንን ሀሳብ መሸጥ እንችላለን። እንዲህም ደግሞ የተለያየ ነገር ሀሳብ ፈጥረን የራሳችንን የራሳችንን የሆነውን ሀሳብ ፈጠርን የራሳችንን ነገር በመመስረት የራሳችንን ሀሳብ በመመስረት ማህበራዊ ሚዲያ ላይ ሰዎች ተከታይ ብዙ ተከታይ ሰዎችን ማፍራት እንችላለን ማለት ነው። ለምሳሌ የተለያዩ ነገሮችን በመፍጠር የተለያዩ ስራዎችን በመስራት የተለያዩ ሰዎችን የሚያስደስታቸውን ነገር ሊሆን ይችላል። ሰዎች ደስ የሚላቸውን ነገር ሊሆን ይችላል። እሱን በመስራት ራሳችንን የማህበራዊ ሚዲያ ሰዎች ማድረግ እንችላለን ማለት ነው። ብዙ ሰዎች እኛ እንዲከታተሉን እኛን እንዲከታተሉን ማድረግ እንችላለን ማለት ነው። እንደዚህ ካደረግን እና የሰው ልቦችን የሰው ልብ ውስጥ መግባት ይችላል። ሁለተኛ ነገር ደግሞ ማህበራዊ ሚዲያ ላይ ገንዘብ ማግኛ ብዙ መንገዶች አሉ ማለት ነው። እነዛን መንገዶች መከተል እና ያንን ትምህርት ልምድ የሚሰጡ ሰዎችን እነሱን መከታተል ልምዳቸውን መከታተል እንዲሁም ደግሞ እነሱ የሚሉንን ነገር ያንን መማር ያስፈልጋል ማለት ነው። ስለዚህ ማህበራዊ ሚዲያ ማለት ከአለም ህዝብ ጋር መተዋወቅ ማለት ነው። ከማናውቃቸው ሰው ጋር ተዋውቀን ብዙ ስራዎችን በእምነት እና በመተማመን ማህበራዊ ሚዲያ ላይ እንሰራለን ማለት ነው። ማህበራዊ ሚዲያ ላይ ብዙ መሸጥ መግዛት አለ። አብዛኛውን ጊዜ ማህበራዊ ሚዲያ ላይ የሚዘዋወረው ንግድ ነው። ስለ ንግድ ነው ስለ ስራ ነው። እንዲሁም ደግሞ የተለያዩ ቴክኖሎጂዎች እንዲሁም ደግሞ ሰው ሰራሽ አስተውሎቶች የሚሰሯቸው ብዙ አይነት ዘመና አመጣሽ ነገሮች አሉ። ስለዚህ እነሱን መረዳትና መጠቀም መቻል አለብን ማለት ነው። እነዚህን መጠቀም መቻል ካቃተን በጣም አደጋ አለው ማለት ነው። እነዚህን መጠቀም መቻል አለብን ስለዚህ ሁሉም ሰው ስለእነዚህ ነገሮች ማወቅ መጠቀም መቻል አለበት ማለት ነው። ስለዚህ ማህበራዊ ሚዲያን እንዴት ነው ጉዳቱ እንዴት ነው ጥቅሙ የሚለውን ማወቅ እንዲሁም ደግሞ መረዳት ያስፈልጋል ማለት ነው። ስለዚህ በዚህ መንገድ ከተረዳነው ማህበራዊ ሚዲያን እኛ የለጥቃን ገቢያችን እንዲሁም ደግሞ የወር ገቢያችን አድርገነው ህይወታችንን ልናቀልበት የምንችለው ጥሩና በጣም ጥሩ ቦታ ነው ማለት ነው። ማህበራዊ ሚዲያ በጣም ጥሩ ቦታ ነው። ሁላችንም እንደ አጠቃቀማችን ነው ለመጥፎ ነገር የሚጠቀም ሰው አለ። ለጥሩ ነገር የሚጠቀም ሰው አለ። ስለዚህ ማህበራዊ ሚዲያ በስነ ስርዓት ለስራ ከተጠቀምነው ጥሩ ነገር ነው ማለት ነው

ዝናብ ሲዘንብ እኔ በነገራችን ላይ ዝናብ ሲዘንብ በጣም ጥሩ ስሜት ይሰማኛል በጣም ደስ የሚለኝ። ዝናብ የዘነበ ሰዓት እንግዲህ እኔ የማደርገው ነገር ብዙ ቦታ ይለያያል። ምክንያቱም እኔ ቤት ካለሁኝና ማታ ከሆነ እተኛለሁ። ቤት ካለሁኝና ማታ ከሆነ ዝናብ ሲዘንብ። ስራ ካለኝ መስመሮች ላይ ስራ ካለኝ እንዲሁም ደግሞ የተለያዩ ማህበራዊ ሚዲያ ላይ ስራ ካለኝ ያንን ስራዬን ቤቴ ቁጭ ብዬ እሰራለሁ ማለት ነው። ከቤት ሳልወጣ በስነስርዓት እንዲሁም ጥሩ ሙድ ውስጥ ሆኜ ጥሩ ነገር ውስጥ ሆኜ እሰራለሁ ማለት ነው። ጥሩ ሀሳብ ውስጥ ሆኜ ጥሩ አስተሳሰብ ላይ ሆኜ እሰራለሁ ማለት ነው። ስለዚህ ዝናብ ሲዘንብ ቀጥታ እኔ እንደውም ስራ መስራት ደስ ይለኛል ማለት ነው። እንዲሁም ደግሞ ሌሊት ከሆነ ያው እተኛለሁ። ስራ ቦታዬም ሆነ በየትኛውም አጋጣሚ የሚዘንብ ከሆነ እኔ ስራዬን መስራቴን አላቆምም። ነገር ግን ደግሞ መንገድ እየሄድኩኝ ከዘነበብኝ። ወደ አንድ ቦታ ገብቼ በመጠለል ዝናቡ እንዲያልፍልኝ አደርጋለሁ ማለት ነው። ስለዚህ በመኪና የምሄድ ከሆነ ደግሞ ቀጥታ በመኪናው እየሄድኩኝ እስኪ ዝናብ ድረስ ከመኪናው አልወርድም ከዛ በኋላ ከዘነበ ካባራ በኋላ። አባርቶ ከጨረሰ በኋላ ወርዳለሁ ማለት ነው። ስለዚህ ዝናብ ሲዘንብ የማደርገው እኔ አንደኛ ቤቴ ቁጭ ብዬ ስራዬን መስራት ነው። እንዲም ደግሞ የስራዬ ቦታዬን ከሆንኩኝ ስራዬን መስራት ነው ማለት ነው። ዝናብ ከዘነበ። እንዲም ደግሞ ዝናቡን መዝነም ደስ ካለኝ ወደ በር እንዳወጥቼ ዝናቡንና አዘናነቡን የዝናቡን ድባብ እመለከታለሁ ማለት ነው። ስለዚህ አንዳንዴ እንደዚህ አደርጋለሁ ማለት ነው። ስለዚህ ወይ ዝናቡን አያለሁ ስራ ካለኝ ደግሞ ወጣ ብዬ ዝናቡንም አላይም ስራዬን እሰራለሁ ስራዬን በአግባቡ ቁጭ ብዬ እሰራለሁ ማለት ነው። ስለዚህ ዝናብ ሲዘንብ ሌላ ምንም የተለየ ነገር አላደርግም። ምክንያቱም ዝናብ ግን ዝናብ እኛ እንደምናስበው በጣም ቀላል ነገር አይደለም። ዝናብ ወይ ጥሩ ነገር ነው ወይ መጥፎም ነገር ነው። ዝም ብዙ ጊዜ ጥሩ ነገር ነው። በነገራችን ላይ ግን ጎርፎችም ሊነሱ ይችላሉ ብዙ ጎርፎች ይመጣሉ። ብዙ ነገሮችን ብዙ ወንዞች ይሞላሉ ማለት ነው። ስለዚህ በተለይ ክፍለ ሀገር ካለሁኝ ደግሞ እንደዚህ እንደየቦታው ስለሚለያይ እኔ ለምሳሌ ክፍለ ሀገር ገጠር ሄጄ ዝናብ ከዘነበ ወንዝ ይሞላል። መንገድ ዳር ላይ እንደዚህ ብዙ ወንዞች ቦይዎች ስለሚሞሉ መሄድ ስለማይቻል። መንገድ አልሄድም ማለት ነው። ምክንያቱም ከገጠር መጥቼ ወደ ገጠር ሄጄ ወደ ከተማ ለመመለስ ስል ዝናብ ድንገት እኔ ከዛ ሳልወጣ ከዘነበ። አልሄድም ማለት ነው ምክንያቱም ከሄድኩኝ ወንዞች ይሞላሉ። ወንዝ ይሞላል ስለዚህ ብዙ ነገር አለ ዝናብ ላያባራ ይችላል። መጠለያ ቦታ የለም ምክንያቱም ገጠር ውስጥ ብዙ ቦታዎች ብዙ ቤቶች ልክ እንደ ከተማ ላይ በየመንገድ ላይ ተደርድሮ አናገኛቸውም በጣም ተራርቆ ስላሉ መጠለያ ቦታ አናገኝም ማለት ነው። ዛፍ ነው ደግሞ ዛፍም ደግሞ ማለት ነው። ስለዚህ ገጠር ካለን ገጠር ስንኖር ምንድነው የምናደርገው? ዝናቡ እስኪያባራ ድረስ ከቤት አለመውጣት። ዝናቡም ካባረ በኋላ መውጣት አይደለም ምክንያቱም። ወንዙ ከሞላ ወንዙ የሚደርቀው ከበንጋታው ከአስራ ሁለት ሰዓት በኋላ ስለሚደርቅ። ወንዙ የሚቀዘቅዘው በዛ ሰዓት ስለሆነ ወንዙ ከቀነሰ በኋላ ነው። ተሻገርን ወደ ከተማ መመለስ የምንችለው ማለት ነው። ስለዚህ ዝናብ ሲዘንብ እንደዚህ እናደርጋለን ማለት ነው። ስለዚህ ክረምት ደግሞ ዝናብ ብዙ ጊዜ የሚዘንበው ክረምት ነው። ክረምት ክረምት ብዙ ጊዜ ዘናብ ሲዘንብ። እንግዲህ ክረምት ላይ የተለያዩ ቦታዎችን እንሄዳለን ወደ ከተማዎች ከተማ እየሄድን እናሳልፋለን ገጠር ካለ ወይ ደግሞ ወደ ገጠር ሂደን ልናሳልፍ እንችላለን። ስራ ካለን ደግሞ ምንም ማድረግ አንችልም። እንግዲህ የራሳችን የሱቅ ስራ ካለን ደግሞ ሱቅ ቦታ በመቆም እዛው እንሰራለን ማለት ነው። ስለዚህ የዝናብ ሰዓት የሱቅ ስራዎችን እንዲሁም ደግሞ የንግድ የልብስ ንግዶች ከሆነ የምንሰራው ልብሳችንን ከውጪ ከበረንዳ በማስገባባት እንዳይቆሽሽብን። ለጊዜው ሱቃችንን ወደ ቤት ውስጥ ዝናቡ እንዳይገባ እንዳያቆሽሽብን እቃችን እንዳይበላሽብን በሩን እንዘጋዋለን ማለት ነው። ስለዚህ ይሄን እናደርጋለን ዝናብ ሲዘንብ በር እንዘጋጋለን ምክንያቱም ዝናቡ ወደ ቤት ስትገብቶ ቤቱን እንዳይቆሽብን ወይ ደግሞ ሌላ ነገሮችን እንዳይገቡ ማለት ነው። ስለዚህ ያንን በማድረግ ዝናብ ሲዘንብ እነዚህ አይነት ነገሮች እነዚህ አይነት ተግዳሮቶችን እናደርጋለን ማለት ነው። እስኪ እናንተን ዝናብ ማለት በጣም ጥሩ ነገር ነው። ዝናብ መዝነብ ያለበት ሰዓት አለ ሲዘንብ ደግሞ አንዳንዴ ዘንቦ ለጥሩ የማይሆንበት ሰዓት አለ። ምክንያቱም ዝናብ ግዴታ ክረምት መዝነብ አለበት ክረምት የሚዘንብ ከሆነ የዝናብ ትልቁ ጥቅም ምንድነው? እንግዲህ የዝናብ ጥቅሙ ምንድነው አንደኛ እህልን ለማብቀል ነው። እህል አንድ ገበሬ እንግዲህ ክረምት ሲደርስ ሰኔ ይዘንበል ሰኔ ይዘንበል ሰኔ ከዘንበል በኋላ እህል መታረስ ይጀምራል። መሬት መታረስ ይጀምራል መሬት ከተሰራሰ በኋላ ያ እህሎች ይሰበሰባሉ። እህል እህል ይዘራል እህል ከተዘራ በኋላ እህል ይበቅላል። ያ እህል እንዲበቅል ደግሞ የሚያስፈልገው ምንድነው? ዝናብ ውሃ ያስፈልገዋል ስለዚህ ዝናብ ያስፈልጋል ማለት ነው። ዝናብ ይዘንብበታል ዝናብ ያበቅለዋል ዝናብ ካበቀለው ካበቀለው በኋላ ያንን ዝናብ ክረምት ዝናብ ከበቀለ በኋላ መስከረም ላይ ግድ ማባራት አለበት ማለት ነው። መስከረም ላይ የማያባራ ከሆነ። ለምሳሌ ለስንዴ ጥሩ አይደለም እንዲሁም ደግሞ ለጤፍ ጥሩ አይደለም። ምክንያቱም ስንዴና ጤፍ ከደረሱ በኋላ መስከረር ላይ የሚዘንብባችሁ ከሆነ ፍሬያቸው ይረገፋል ስል ፍሬያቸው መሬት ላይ ይረገፋል እንደውም ደግሞ ካፕቶችም ራሱ ጥሩ አይደለም ማለት ነው። ስለዚህ ያንን ነገር ዝናብ ጥሩ ቦታ የሚሆንበት አለ መጥፎ የሚሆንበት ቦታ ስላለ ይሄንን ከግምት ማስገበት ይፈልጋል ማለት ነው። ነገር ግን ደግሞ ሁሉ ነገር እህሉ ከውጪ ከገባ በኋላ ኤል ከተሰበሰበ በኋላ ምን ነገር ውጪ ከሌለ እና እህል ከተሰበሰበ በኋላ የሚጠፉ እህሎች ወደ ቤት ወደ ጎተራ ከተሰበሰቡ በኋላ ግን ዝናብ ከዘነበ ዝናብ ጥሩ ነው። ምክንያቱም አንደኛ ፀሀያው እንዲም ደግሞ የተለያዩ አቧራዎች ካሉ አቧራዎችን ያቀዘቅዛል እንዲሁም ደግሞ ከብቶችም ደግሞ ሰውነታቸው የደረቀውን ለከፍቶች ያለሰልሳል ማለት ነው። ዝናብ ጥሩ

እኔ ብዙ አይነት ሳሙናዎችን እጠቀማለሁ ብዙ አይነት የገላ ሳሙና አለ የልብስ ሳሙና አለ እንዲህም ደግሞ የእጅ ሳሙና አለ የእቃ ሳሙና አለ ብዙ አይነት ሳሙናዎች አሉ እንዲም ደግሞ የልብስ ሳሙና አለ። የቤት የምናጸዳባቸው ሳሙናዎች አሉ እንዲሁም ደግሞ ሸንት ቤት የምናጸዳበት ሳሙና አለ። እኔ ለራሴ ለገላ የምታጠበው ሳሙና ብዙ አይነት ሳሙና አለ እኔ የምጠቀመው ሳሙና የገላ ሳሙና ለገላዬ የራሴን ለገላ ሳሙና ነው። የምጠቀመው ለገላ ሳሙና ብዙ አይነት ሳሙናዎች ባህላዊ ሳሙናዎች አሉ። እንዲሁም ደግሞ እኔን ለራሴ የምጠቀመው ሳሙና ላይፍ ቦይ ሳሙና ነው ለገላዬ የምትጠቀመው ማለት ነው። ስለዚህ ይሄን ሳሙና የምጠቀመው ለገላዬ ነው። እንዲሁም ደግሞ እንዲሁም ደግሞ ሌሎች ደግሞ ብዙ ሳሙናዎች አሉ ለልብስ የምጠቀማቸው ሳሙና አለ ማለት ነው። ሳሙናዎችን ለልብስ የምንጠቀምባቸው ሳሙናዎችን ለገላ የምንጠቀም ከሆነ ለጉዳዩ ቆዳችን ላይ በጣም በጣም ከባድ ከባድ ነገር ያመጣብናል። ምክንያቱም ለሳሙናዊት ለ እንዲሁም ደግሞ ለልብሶ የተዘጋጁ ሳሙና ለቆዳችን ስለማይሆን ቆዳችንን እንዲሸነታተር እንዲሁም ደግሞ ቆዳችን እንዲደርቅ ቆዳችን እንዲሰነጣጠጥቅ ሊያደርግብን ይችላል። ስለዚህ የምንጠቀመውን ሳሙና መጠንቀቅ አለብን ማለት ነው። ስለዚህ የምንጠቀመውን ሳሙና ተጠንቀቀን የምንጠቀመውን ሳሙና ለገላችን የምንጠቀመው እንዲሁም ደግሞ ለፊታችን የምንጠቀመው ለፀጉራችን የምንጠቀመውን መለያየት አለብን ማለት ነው። የልብስ ሳሙና አለ እንዲሁም ደግሞ የልብስ የምናጥብበት ለልብስ ነው እንዲሁም ደግሞ ለገላ የምንታጠብበት ለገላችን ነው። ፊታችን የምንታጠብበት ለፊታችን እንዲሁም ደግሞ ለፀጉር የምንታጠብበትም የፀጉሬ ነው ማለት ነው። ስለዚህ የፀጉሬን የፊቴን እንዲሁም ደግሞ የገላዬን እንዲሁም የልብሴን የዕቃይን እለያለሁ ማለት ነው። ስለዚህ አንደኛ በሳሙና መታጠብ በጣም ትልቁ ጥቅም ምንድነው? ቆሻሻ ካላያችን ላይ ቶሎ እንዲወጣ ይገለግላል ማለት ነው። ስለዚህ በገላ ገላ ሳሙናችን በሳሙና ገላችንን ስንታጠብ ቶሎ ቆሻሻ እንዲለቅ የተለያዩ እኛ ላይ ያሉ የተለያዩ ቆሻሾችን እንዲሁም ደግሞ በሽታዎች የተለያዩ በሽታዎች ከእኛ ላይ እንዲወገዱ የተለያዩ በሽተዎች ከእኛ ላይ እንዲወገዱ ያደርግልናል ማለት ነው። ስለዚህ የተለያዩ በላቢ የመጡ በትንፋሽ የመጡ በልብስ የመጡ በሽታዎች ከላያችን ላይ ይጠፉልናል ማለት ነው። በሳሙና መታጠብ ከቻልን ከዛ በኋላ አንድ ደግሞ ፀጉራችን ደግሞ በፊት በሳሙና በፀጉር ሳሙና ከታጠብን ደግሞ ፀጉራችን አይነቃቀልም ይለሰልሳል ማለት ነው። ለፀጉራችንም ጤንነት እንዲሁም ደግሞ ፀጉራችን እንዳይነቃቀል ያደርግልናል ማለት ነው። እንዲሁም ደግሞ ልብሳችን ደግሞ በሳሙና የምናጥብ ከሆነ በልብስ በሳሙና ማጠብ ትልቁ ጥቅሙ ምንድነው? ልብስ ቆሻሻው አንደኛ እንዲወጣ ነው። ሁለተኛ ነጭ ልብስም ከሆነ እላዩ ላይ የተደፋው ቅባት ነገር ከሆነ ያ ቅባቱ ነገር እንዲወጣ እንዲም ደግሞ ቆሻሻም ከሆነ ቆሻሻው ነገር እንዲወጣ ማድረግ እንችላለን ማለት ነው። ስለዚህ ያንን ነገር ማድረግ ከቻልን ይሄንን ማውጣት እንችላለን ማለት ነው። ደግሞ ነጭ ልብስ ከሆነ ደግሞ የምናጥበው ብዙ አይነት የነጭ ልብስ ማጠቢያዎች አሉ ዘሎካል ከላዩ እንዲወጣ የሚያደርጉ ፈሳሽ ሳሙናዎች አሉ። ደረቅ ሳሙናዎች አሉ ስለዚህ በእነዛ ፈሳሽ ሳሙናዎች ቶሎ ሀይል አላቸውን እንዲሁም ደግሞ የዱቄት ሳሙናዎች አሉ ማለት ነው። ሳሙና ሲባል የፈሳሽ አለ የጭቃ አለ እንዲሁም ደግሞ የዱቄት አለ ስለዚህ እነዚህ ሶስቱን ግባቶች በመጠቀም ልብሶቻችንን ነጭም ሆነ የትኛውንም አይነት ልብስ አጥበን ማጽዳት እንችላለን ማለት ነው። ሳሙና ለጽዳት ነው የሚያገለግለን ማለት ነው። በአጭሩ ስለዚህ የገላ ሳሙናን ወይ ደግሞ የልብስ ሳሙናን በዚህ እንገልጻለን። ሌላ ደግሞ የእቃ ሳሙናን የምንገልጸው ደግሞ የእቃ ሳሙናም ደግሞ በፈሳሽ አለ እንዲሁም ደግሞ በጭቃ አለ ማለት ነው። ስለዚህ በጭቃ ያለውንም ደግሞ ብዙ እቃዎችን እናጥብበታለን በፈሳሽ ያለውን ብዙ እቃ እናጥብበታለን ማለት ነው። እቃዎቻችንን በስነ ስርዓት አጥበን የብርጭቆ ሳሙና አለ እንዲሁም ደግሞ የትሪ የትሪ አለ የትሪ ሳሙና አለ እንዲሁም ደግሞ የድስት ሳሙና አለ ማለት ነው። ሁሉን ነገር ድስትንም ሁሉን ነገር ሳህኖችንም ማንኪያዎችንም ሳይቀር እናጣጥብባችኋለን ማለት ነው። ከዚህ ውጪ ደግሞ ቤታችንን የምንወለወልበት ግድግዳውን የምናጸዳበት ቤቱን የምንወለወልበት ራሱን የቻለ የቤት ሳሙና አለ ማለት ነው። ቤት ሳሙናው የሚያገለግለው እንግዲህ የተለያዩ የተደፋፉ ስኳሮች እንዲሁም እነዛ ስኳሮች አንድ ስኳር ሲደፋ አንድ ጣፋጭ ነገር ሲደፋ መሬት ላይ የሚያመጣው ምንድነው ብዙ የተለያዩ ተባዮችን ያመጣል ማለት ነው። ተባይ ያመጣል የተለያዩ ትንኞችን ያመጣል ማለት ነው። ትንኞቹ ዝንቦቹ ቤት ውስጥ የሚገቡ ከሆነ ደግሞ እኛን ለበሽቶች ተጋላጭ እንሆናለን ማለት ነው። በዛ በሽታ ላይ ከወደቅን ደግሞ ሌላ ችግር ውስጥ ወይ ደግሞ ሌላ ወጪ ውስጥ ገብተን ሌላ ህመም ውስጥ እንገባለን ማለት ነው። ስለዚህ ያ እንዳይፈጠር ጣፋጭ ነገሮች መንገድ ላይ እንደ ቤት ውስጥ ከተደፋፉ በዛ ሳሙና በዛ ሀይለኛ ሳሙና የምናጥበው ከሆነ ምንም አይነት እንፋሎት አይኖርም ምንም አይነት ሽታ ሳይኖረው እንዲለቅልን ያደርግልናል ማለት ነው። ስለዚህ ሽንት ቤታችንም ደግሞ የምናጥበው የራሱ የሆነ ፈሳሽ ሳሙና አለ ማለት ነው። ፈሳሽ ሳሙናውን ሽንት ቤት ውስጥ በመድፋት ያለውን ሽንት ቤቱን በደንብ አሽተን የምናጥበው ከሆነ ሽንት ቤት ውስጥ የሚፈጠሩ ሽታዎች አንደኛ ሽታውን ያጠፋልናል ሁለተኛ ደግሞ ሽታውን ከማጥፋቱም በተጨማሪም ደግሞ እዛ ውስጥ እዛ ውስጥ ደግሞ ሊገቡ የሚችሉትን ትንኞችን በዛ ቆሻሻ አማካኝነት ሊገቡ የሚችሉት ትንኞችን ዝንቦችን ያስወግድልናል ማለት ነው። ስለዚህ ሽንት ቤት ውስጥ ያ የሚፈጠረውን ሌላ በሽታ ሌላ የወባ በሽታ ሊሆን ይችላል የተለያዩ በሽታዎች እንዳይነሱብን ሽንት ቤታችንንም በዛ በፈሳሽ ሳሙና ማጠብ እንችላለን ማለት ነው። ስለዚህ ሳሙና በጣም ብዙ ብዙ ብዙ በጣም ተነግሮ የማያልቁ ጥቅሞች አሉት ማለት ነው። ስለዚህ ሳሙና በጣም ብዙ ጥቅም አለው። የሰው ልጅ ቀን ተቀን የሚጠቀመው ማንም ሰው የአለማችን ህዝብ የሚጠቀመው ሳሙና ነው ማለት ነው። ሳሙና በጣም ትልቅ ነገር እና ሁሉም ህዝብ የሚጠቀመው የሳሙና ነው ማለት ነው። ስለዚህ ሳሙና ሽንት ቤትንም የሚያፀዳ ብዙ ነገር

እኔ ብዙ አይነት ፍራፍሬዎች እወዳለሁ የምወደው ፍራፍሬ ደግሞ ምንድን ማለት ነው? እኔ የምወደው ፍራፍሬ ሙዝ እና ብርቱካን በጣም የምወደው ፍራፍሬ ነው። ሙዝ እና ብርቱካን በጣም እወዳለሁ ማለት ነው። ፍራፍሬዎችን እንግዲህ መብላት የሚጠቅመው ምንድነው? ትልቁ ጥቅም የፍራፍሬ ትልቁ ጥቅም ምንድነው? ብዙ አይነት ጥቅም አለው ፍራፍሬ ብዙ ነገር ይጠቅመናል ማለት ነው። ፍራፍሬዎች የሚጠቅሙን አንደኛ ጥቅማቸው። ፍራፍሬዎች ብዙ ምግቦችን ከበላን በኋላ ለምሳሌ ቅባት ነክ ምግቦችን ከበላን በኋላ የተለያዩ ቅባት ነኮችን እንዲሁም ደግሞ የስጋ ተዋጽኦ ምናምን ምግቦችን ከበላን በኋላ። ብርቱካን ወይ ደግሞ ሙዝ የምንበላበት ከሆነ ያ የበላነው ምግብ እንዲፈጭልን ቶሎ እንዲፈጭ እንዲሁም ደግሞ እኛ ውስጥ ገብቶል ሌላ ነገር እንዳይፈጠርብን። ብርቱካኖችን የምንበላ ከሆነ። የኛ ሆዳችን ውስጥ ያለውን እንዲሁም ደግሞ ሰውነታችን ውስጥ ያለውን በሽታ ይቀንስልናል እንዲሁም ደግሞ ጤንነታችን የተጠበቀ ያደርግልናል ማለት ነው። ስለዚህ ፍራፍሬ በጣም የምወደው ፍራፍሬ ነው። ሌላም የምወደው ፍራፍሬ ብዙ አይነት ፍራፍሬ እወዳለሁ ማለት ነው። ፍራፍሬ እወዳለሁ እንደዚህ አይነት ፍራፍሬዎችን መብላት መመገብ የወይን የወይን ፍራፍሬ በጣም እወዳለሁ። የወይን ፍሬ በጣም ደስ ይለኛል እንደዚህ በለስ በጣም ደስ ይለኛል የበለስ ፍሬ በጣም ነው የምወደው ማለት ነው። እነዚህ የበለስ ፍሬ እንዲሁም ደግሞ የወይን ፍሬ የሚባሉት ነገር የራሳቸው የሆነ ጥቅም አላቸው ማለት ነው። እነዚህ ጥቅማቸውን በጣም የሎሚ ሎሚን ራሱ የሎሚ ውሃ በጣም እወዳለሁ ሎሚ የሎሚ ውሃ መምጠጥ በጣም ደስ ይለኛል ማለት ነው። ምክንያቱም እሱም የራሱ የሆነ ጥቅም አለው ማለት ነው። ራሳችንን ሲያመን እንዲሁም ደግሞ የተለያዩ ሳይነስ ጉንፋኖች ከመጡብን። ሎሚ ሎሚ የምንመጥ ከሆነ ወይ ደግሞ ሎሚውን አፍልተን የምናሸተው ከሆነ በጣም ለእኛ ጥሩ ነገር ነው ማለት ነው። ስለዚህ እንደዚህ አይነት ጥቅሞች አሉት ማለት ነው። ሎሚ ብርቱካንም ራሱን የቻለ ጥቅም አለው ብርቱካን አንደኛ። በጣም ብዙ ነገሮችን ለስጋችንም ሆነ ለደማችን ብዙ ጥቅሞችን ብዙ የደደሞችን የደሞችን እንዲሰራልን አንዲሁም ደግሞ የደም ዝውውራችን እንዲስተካከልልን የሚያደርግልን ትልቁ ነገር ነው ማለት ነው። ብርቱካንም በጣም ጥሩ ነገር ነው። እንዲሁም ደግሞ ሙዝም ከምግብ በኋላ የሚበላ ነገር ነው ማለት ነው። ከዛ በኋላ ይሄንን እንበላለን ስለዚህ እኔ የምወደው ይሄን ፍራፍሬ ነው ማለት ነው። ፍራፍሬ መብላት ጥቅሙ እነዚህ ናቸው። ስለዚህ ሌላ ነገሮችን የምንበላ ከሆነ ብዙ አይነት ፍራፍሬዎች አሉ። ፍራፍሬዎችን ብዙ ጊዜ የሚበላ ሰው አንደኛ አድሜው ረጅም ነው ማለት ነው። ስለዚህ ፍራፍሬዎችም አብዝቶ የሚመገብ ሰው አንደኛ ደስተኛ ነው የሚሆነው ምንም አይነት በሽታ ሊያገኘው ይችላል ምክንያቱም ተፈጥሮአዊ ግብአት ስለሆነ ማለት ነው። ስለዚህ እነዚህ አይነት ተፈጥሮአዊ ግብአቶችን መጠቀም ትልቁ ጥቅም ምንድነው? አንደኛ ሁሌ ተፈጥሮአዊ ነገር የምንጠቀም ከሆነ እኛ ራሱ ስጋችን እንዳለ ተፈጥሮአዊ ስለሆነ እኛም ተፈጥሮአዊ ሰዎች ስለሆንን። ያን ነገር ስናገኝ ያን ነገር ሰውነታችን ሲያገኝ አንደኛ ደስታ ይሰማናል ሁለተኛ ደግሞ ምንም አይነት ችግር አይፈጥርብንም። አለን ነገር ግን ደግሞ ሰው ሰራሽ ነገሮች እንዲሁም ደግሞ ቅባት የበዛባቸው ምግቦች። ስጋ ነኮችም ምናምን ሁሌ የምናበዛ ከሆነ ደግሞ ለጤናችን ራሱ እያሰጉን ይመጣሉ ማለት ነው። ስለዚህ አንድ ሰው የሆነ ሰው ታሪክ ራሱ በጣም የማውቀው አንድ መቶ መቶ አርባ አመት የቆየ ሰውዬ እንደውም ምን አለ ማለት ነው። ብዙ አመት መቶ አርባ አመት ከቆየ በኋላ እንዴት? አንተ መቶ አርባ አመት ልትቆይ ቻልክ ሲባል ይሄ ሰውዬ ምን አለ እኔ የምበላው ያ ሰውዬ እንግዲህ አንድም አመት ምንም አይነት ስጋ በልቶ አያውቅም አንድ ጊዜ እንኳን ስጋ በልቶ አያውቅም ማለት ነው። ስለዚህ ያ ሰውዬ ምን በልተህ ነው ምን አድርገህ ነው መቶ አርባ አመት የቆየኸው? ሲባል እኔ ጎመን በመብላት ነው አለ። ስለዚህ ጎመን ማለት ተፈጥሮአዊ ቅጠል ነው ማለት ነው። ጎመን ጥቅልል እንዲሁም ደግሞ ጎመን ቆስጣ ጎመን ጥቁር ጎመን አለ ማለት ነው እንደዚህ አይነት ጎመን አለ። ጎመን በጣም የሚበላ ሰው እድሜው ይረዝማል ማለት ነው። እንዲሁም ደግሞ ምንም አይነት በሽታ ሊያገኘው አይችልም ማለት ነው። የትኛውም ተፈጥሮአዊ እንዲሁም ደግሞ አትክልት ነገሮችን እንዲሁም ደግሞ ፍራፍሬዎችን እና አትክልቶችን የሚያዘወትር ሰው ምንም አይነት ነገር አያገኘውም ማለት ምን አይነት በሽታ አያገኘውም ማለት ነው። ስለዚህ ፍራፍሬዎችን የሚበላ ከሆነ እንዲሁም ደግሞ አትክልቶችን የሚበላ ከሆነ እድሜው ይረዝምለታል ማለት ነው። ጤንነቱም ይመለስለታል ማለት ነው ነገር ግን ስጋዎችን በጣም የሚያበዛ። ቅባቶችን የሚያበዛ እንዲሁም ደግሞ የተለያዩ ጣፋጭ ነገሮችን ከፋብሪካ ተፈብርከው ነገሮችን ከተለያዩ ፋብሪካዎች የወጡ ጣፋጮችን የሚበላ ከሆነ። እንደዚህ አይነት ምግቦችን የሚበላ የፋብሪካ ምግቦችን ጣፋጭ ነገሮችን አይስክሬሞችን እንደዚህ ነገሮችን የሚበላ ሰው። ብዙም እድሜውም ብዙም አይቆይም ሁለተኛም ደግሞ ጤንነቱ ሁሌም አስጊ ነው የሚሆንበት ማለት ነው። ስለዚህ ሁሌ ይታመማል ሁሌ ጥሩ ነገር ሊያጋጥመው አይችልም ማለት ነው። ስለዚህ ግን አትክልትና ፍራፍሬዎችን የሚጠቀም አትክልት እና ፍራፍሬ ብቻ የሚበላ ሰው ግን። በጣም ጤነኛ እና አዕምሮውም ራሱ የታደሰ ይሆናል ማለት ነው። ስለዚህ ራሱ ስፖርትም እየሰራበት የተለያዩ ስፖርታዊ እንቅስቃሴዎችን የሚሰራበት የአካል ብቃት እንቅስቃሴ የሚሰራበት ሰው። እዚህ ላይ በጣም ጥሩ ነገር ይጠቀማል ማለት ነው። አእምሮውም አቋሙም ጥሩ ይሆናል ማለት ነው። ስለዚህ የሰው ልጅ አእምሮውም አቋሙም ጥሩ ለመሆን ተፈጥሮአዊ አትክልቶችን እንዲሁም ደግሞ ፍራፍሬዎችን መመገብ ይጠቅመናል ማለት ነው። ስለዚህ የፍራፍሬ ጥቅሙ አንዱ ይሄና ዋናው መሰረቱ ይሄ ነው ማለት ነው። ስለዚህ ፍራፍሬ ብዙ ጊዜ ብዙ ጊዜ ሰው ፍራፍሬ አይበላም ምክንያቱም ፍራፍሬ ሳያገኝ ቀርቶ ሳይሆን ሁሌም የሚጣፍጠውን ነገር ወይ ደግሞ ስጋዎችን የሚያጠግበውን ነገር መብላት ይወዳል ነገር ግን። ፍራፍሬዎችን ሁሌ አዘውትረን የምንበላ ከሆነ እንደ አቡካዶ የመሳሰሉ ነገሮችን የምንበላ ከሆነ አቡካዶ ቴምር የምንበላ ከሆነ። ለጤናችን ጥሩ ነው ማለት ነው። እኔ የምወደው አቡካዶ ቴምር ሙዝ ዱም ብርቱካን እነዚህ ነገሮችን እንደ ፍሬ ነገሮችን

እኔ በልጅነቴ የምወደው ጨዋታ አኩኩሉ ይባላል አኩኩሉ ጨዋታም በጣም ነው ደስ የሚለኝ አኩኩሉ ማለት ደበብቆሽ ነው። መደባበቅ እንዲሁም ደግሞ ከልጆች ጋር አንድ አንድ ልጅ ተኝቶ ለምሳሌ ብዙ ልጆች ሆነው አንድ ልጅ ራሱን ፊቱን ይሸፍንና በጨርቅ ፊቱን ይሸፍንና አኩኩል ይላል እኛ ደግሞ እንደበቃለን ማለት ነው። ስለዚህ ይሄን ጨዋታ በልጅነቴ በጣም የምወደው ጨዋታ ነበረ። በልጅነቴ በጣም ተጫውቼው ያለፍኩት ጨዋታ ነው። ሌላው ደግሞ ትምህርት ቤት ብዙ ጊዜ የምንጫወት የነበረው ሌባና ፖሊስ ነው። ሌባና ፖሊስ በጣም የምንጫወት ነበረ እንሯሯጣለን ከዛን እኛ የምንሮጠው ሌቦች ነን ማለት ነው እነሱ የሚበሩን ደግሞ ፖሊሶች ናቸው ማለት ነው። ስለዚህ ሌባና ፖሊስን ተጫውቻለሁ እንዲም ደግሞ አኩኩሉ ተጫውቻለሁ ማለት ነው። አኩኩሉ በጣም በጣም ለኔ መርጡ ምርጡ ምርጥ በጣም ምርጡ ጨዋታ ነበር ማለት ነው። ስለዚህ እኩል የሚለውን ጨዋታ በጣም ነበር የምወደው በልጅነቴ አሁን ራሱ በጣም ነው የምወደው ልጆች አሁን ራሱ እዚህ ይጫወቱት ትዝታን ይቀሰቅሰዋል ማለት ነው ስለዚህ አኩኩሉ በጣም የምወደው ጨዋታ ነው። የልጅነት ጨዋታዎች ከልጅነት ጨዋታዎች አንዷ አኩኩሉ ነው። አኩኩሉን መጫወት በጣም ደስ የሚል ነገር ነው ማለት ነው ስለዚህ አኩኩሉ በጣም የሚያስደስት አስደስት ጨዋታ ነው ማለት ነው። አኩኩሉ ትልቅ ነገር ነው አኩኩሉ መጫወት በጣም ጥሩ ነገር ነው ማለት ነው አኩኩሉ አንደኛ ልጆችን ያነጻቸዋል ለልጆች ጥሩ ነገር ነው ማለት ነው። ብዙ ልጆች እሱን አኩኩል የሚጫወት ከሆነ ልጆች አንደኛ ልጆች ደስታቸው ይጨምራል ማለት ነው። የዛን የኛ ኩኩል ስንጫወት በጣም ደስ የሚል ነገር ነበር ያሳለፍነው ሌላኛው ደግሞ ሌበና ፖሊስ ነው። ሌበና ፖሊስ በጣም ጥሩ ተባሮ የማያያዝ ነው ማለት ነው። የታሰሩት እንደሚመልሱ ደግሞ ሮጦ እጃቸውን መምታት ነው ማለት ነው ስለዚህ እነዚህ እናደርጋለን ማለት ነው። ስለዚህ ልጆችን የሚጫወቱም ልጫወታ በጣም የሚጠቅመን አንዱ ነገር ምንድነው? አእምሮአችን ያሳድስልናል እንዲሁም ደግሞ ለእኛ አእምሮአችን ያሳድስልናል ከልጆች ጋር እንድንጫወት ወዳጅነት እንድናፍራ ያደርገናል ማለት ነው። ስለዚህ በልጅነቴ ብዙ አይነት ጨዋታዎችን አስታውሳለሁ ማለት ነው። አሁንም ልጆቼ ያንን ጨዋታ እንዲጫወቱ ላድርግ እችላለሁ እኔ በእርግጥ አላገቡም አልወለድኩም። ግን ልጆቼ ያንን ጨዋታ ወደፊት እንጃወቱ አደርጋለሁ ማለት ነው። ስለዚህ በልጅነት የምወደው ይሄ ጨዋታ ነው። ሌላ ደግሞ በልጅነት የምወደው ጨዋታ እግር ኳስ ጨዋታ ነው። እግር ኳስ ጨዋታ በጣም ነው የምወደው እግር ኳስ ጨዋታ እንግዲህ መጫወት ጥሩ ነገር ነው። እግር ኳስን መጫወት አለሙን አለም ላይ አለማችን ላይ ተጽዕኖ ፈጣሪው ትልቁ ስፖርት እግር ኳስ ነው ማለት ነው። እግር ኳስን መጫወት በጣም ትልቅ ነገር ነው። እኔ በራሴ እግር ኳስን በጣም የምወድ ሰው ብለኝ እግር ኳስ ላይ ደግሞ እኔ ብዙ ጊዜ በረኛ ነኝ። በረኛ ሆኜ ነበር የምጫውተው ማለት ነው። ስለዚህ እግር ኳስ ላይ በጣም ጥሩ ነገር እናየዋለን ማለት ነው። ስለዚህ የእግር ኳስ የእግር ኳስ ህይወታችን ራሱ እግር ኳስ ትምህርት ቤት በጣም እግር ኳስ ይጫወት ነበር። አንዱ የእግር ትምህርት ቤት እንዲሁም ደግሞ የልጅነቴ የትምህርት ቤት ውስጥ ሲጫወታቸው የነበሩ የልጅነት ጫወታዎች ሳይቀር እነዚህ እግር ኳስ እና አኩኩሉ እንዲሁም ደግሞ ሌባና ፖሊስ ነው። ከዛ ውጪ ደግሞ ምተትር የሚባል አለ። መተትር ደግሞ ሁለት ልጆች ወይ ደግሞ አራት ሁለት አራት ልጆች ሁለት ሁለት ሆኖ በአንድ ኳስ በአንድ በተለያየ በተቃራኒ አቅጣጫ እንዲሁም ደግሞ ከፊት ለፊት አቅጣጫ ላይ የተለያዩ የግብ የግብ እንጨቶችን ግብ የሚደረግባቸው እንጨቶችን ወይ ደግሞ የግብ አይነቶችን በድንጋይም ሆነ በእጨት እንዲሁም ደግሞ በጨርቅ። ኳሱን እንመታታለን ማለት ነው ኳሱን ያገባው ቡድን እንዲሁም ኳሱን ያገባው አካል ከኳሱን ያገባው ኳሱን ያገባው እነዛ ሰዎች ኳሱን ያገባው ህብር ያሸንፋል ማለት ነው። ኳሱን ያገቡ ሰዎች ያሸንፋሉ ማለት ነው። ኳሱን ያገቡ ሰዎች ኳሱን የገቡት ቡድኖች ያሸንፋሉ ማለት ነው። ስለዚህ እሱን መተትር ማለት ይሄ ነው። እና አንዱ ደግሞ ፒቲ ነው። ፒቲ ምንድነው? ፒቲ እንቆማለን ከቆመን በኋላ አንድ ሰው ይቆማል። አንድ ሰው ከቆመ በአንድ ሰው እግሩን ሁለት ይከፍተውና እግሩንም የሚከፍተው እንግዲህ በትንሽ ክፍት ያደርገዋል ኳሱን እንዲገባ ብቻ አድርጎ ነው የሚከፍተው ማለት ነው። ስለዚህ ያቺን ኳስ ሁለት ሆኖ ይጫወታሉ ሶስተኛው ልጅ ይቆማል ማለት ነው። ስለዚህ ያቺን ፒቲ ጨዋታውታል ጨዋታውታል አንድ ጊዜ ያገባው ወይ ደግሞ ያገባው ልጅ ያሸንፋል ማለት ነው። ስለዚህ ሶስቴ ወይ ሁለቴ ያገባው ልጅ ያሸንፈዋል ማለት ነው። ስለዚህ ሁለቴም ደግሞ ያኛውም ማግብቶ አቻ ከተደራረጉ አቻ ስለሆኑ እስኪሸናናሁ ድረስ ይጠበቃል ማለት ነው። ያ ከዛን ከተሸነፉ በኋላ ያ የቆመው ልጅ ይሄድና ደግሞ እየራሱን ተራ ይሞክራል መጥቶ ደግሞ እዛ ጋር ሲዳኝ የነበረው ደግሞ እዛ ጋር ይቆማል ማለት ነው። ስለዚህ የዳኘ እዛ ጋር ይቆማል ማለት ነው። ስለዚህ ይሄኛው ፒቲ የምንለው ጨዋታ ነበረ። ምተትር እየተጫወትን ነበረ አኩኩሉ ተጫውተናል እንዲሁም ደግሞ እግር ኳስን ተጫውተናል እግር ኳስ በጣም ጥሩ ነገር ነው። እንዲሁም ደግሞ ጎልፍ ተጫውተናል ብዙ ነገር። ውሃ ውሃ ነው ተጫውተናል ሸርተቴ ሻርተቴ ደግሞ እንደዚህ ከትልቅ ተራራ ላይ እንዲሁም ደግሞ በጣም ትልቅ ሳይሆን ከትልቅ ተራራ ላይ የማይጎዳ ነገር ላይ በጣም ድንጋይ የሌለበት ምን መሾከር የሌለበት ላይ እዛ ላይ በመቀጠል በመቀመጥ ወደ ታች ይሸራተታል ማለት ነው። መሸራተት እንዲህም ሸርተት ተጫውተናል ማለት ነው። እንዲህም ደግሞ ዥዋዥዌ ተጫውተናል ዥዋዥዌ የሚባል አለ ዥዋዥዌ ሁለት ልጆች ሶስቱን ይጫወታሉ ማለት ነው። ወይ ሶስት ሁለት ልጆች ገመድ ይይዛሉ ከዛን ወይ ሁለት ወይ አራት ልጆች ይገቡና መሃሉ ላይ ይዘላሉ ማነው? ስትዘሉ እነሱ ገመዱን ያምወዛውዙላቸዋል ማለት ነው። በአናታቸው ላይ እያሳረቡ በእግላቸው ስር በእግራችሁ ስር ያወጡታል በአናታቸው ያሳልፉታል በእግራቸው ስራ ያሳልፉታል በእናታቸው ላይ ወጡታል ማለት ነው። ስለዚህ

ትምህርት ቤት የምወደው ትምህርት የነበረው እኔ የታሪክ ትምህርት ነበረ። ታሪክ እና እንዲሁም ደግሞ ህብረተሰብን በጣም ደስ ይለኝ ነበር። ታሪክ መማር በጣም ደስ ይለኝ ነበረ ስለ ታሪክ ማወቅ በጣም ደስ ይለኝ ነበረ ታሪክ እኔ በጣም የምወደው ትምህርት ቤት ውስጥ በጣም የምወደው ታሪክ በጣም ደስ ይለኛል። ስለ ታሪክ መማር፤ ታሪክ ማወቅ፤ እንዲሁም ደግሞ ተለያዩ የአለማችን ታሪክ የሰው ልጅ ዘር መጣጥ ተባይ መሳሰሉትን እንዲሁም ደግሞ አለማችን ላይ ያሉ ስንቱ ውቂያኖሶች እንዳሉ እንዲሁ ደግሞ አላማችን ላይ ስንት ውቂያኖስ እንዲሁ ደግሞ አላማችን ላይ ስንት ተራሮች እንዳሉ አለማችን ላይ ስንት አይነት ህዝብ እንዳለ አለማችን ላይ ስንት አይነት ቋንቋ እንዳለ አለማችን ላይ ስንት አይነት ባህል እንዳለ አለማችን ላይ ስንት አይነት የተሰሩ መንግስቶች እንዳሉ፤ አለማችን ላይ ስንት አይነት ንጉሶች እንዳለፉ፤ ያለፉት ንጉሶች የአለማችን ያለፉት ንጉስ ብዙ አይነቶችን ታሪክ ማወቅ በጣም ደስ ይለኝ ነበረ። ስለ ታሪክ ማወቅ በጣም ደስ ይለኝ ስለነበረ እንዲም ደግሞ የተለያዩ ሀገራችን ውስጥ ያሉትን የተለያዩ የነበሩትን ቀደምት ነገስታትን የንግስታት ታሪካቸውን ገድላቸውንም እነሱንም ማወቅ እንዲሁም ደግሞ የተለያዩ ታሪካዊ ቦታዎችን እንዴት እንደተሰሩ አመጣጣቸውን እንዲሁም ደግሞ አሰራራቸውን እንዴት እንደመጡ የነሱ ስለነሱ ማወቅ በጣም መማር በጣም ደስ ይለኝ ነበር። እኔም በጣም ከምወደው የትምህርት ክፍለ ጊዜ ውስጥ አንዱን የምወደው የትምህርት ክፍለ ጊዜ የታሪክ ክፍለ ጊዜ ነበረ። የታሪክ ክፍለ ጊዜ ታሪክም በጣም በመስማት እንዲሁም ደግሞ ማወቅ በጣም ደስ ይለኛል ያስደስተኝ ስለነበር የታሪክ ክፍለ ጊዜን በጣም እወደዋለሁ ማለት ነው። ታሪክ ክፍል ጊዜ መማር በጣም ያስደስተኛል ማለት ነው ስለዚህ ታሪክ ክፍለ ጊዜ ነው እኔ በጣም የምወደው። ሌላም የምወደው ታሪክ ክፍለ ጊዜን እንግዲህ የምወድበት ምክንያት አንደኛ ታሪኮች ስለሚያስተምረኝ ነው ብዙ ነገሮች ስለሚያስተምረኝ ነው። ስለዚህ ታሪኮችን ያስተምረኛ፤ እንዲሁም ደግሞ የሰውን ልጅ አመጣጥ፤ የተለያዩ ወይ እኔ ማወቅ የምፈልጋቸው ታሪክ መስማት ስለምፈልግ። ለምሳሌ የግብጽ ፕራሚድ እንዴት እንደመጣ እንዲሁም ደግሞ አክሱም ለ አክሱም እንዴት እንደመጣ ላሊበላ እንዴት እንደተሰራ እንዲሁም ደግሞ የተለያዩ ነገሮች እንዴት እንዴት እንደተሰሩ ጎንደር የጎንደር ፋሲሌደስ እንዴት እንደተሰራ እንዲሁም ደግሞ የሮም መንግስቶች የተባሉት እንዲሁም ደግሞ እና አሌክሳንደር የተባሉት እንዴት እንደመጡ፤ እንዲሁም ደግሞ እነ እስክንድር የተባሉት እንዴት እንደመጡ፤ እነ ሜቅዶኒያ ታሪክ ስለ ሜቅዶኒያ ታሪኮች፤ የተለያዩ ስለ ዘረ ያዕቆብ የአለማችን እንዳለ የሀገራችን ስለ እነ ሀይለ ስላሴ ብዙ አይነት ታሪኮች የሀገራችን ታሪኮች እንዲሁም ደግሞ ስለ ዘረ ያዕቆብ የተለያዩ ታሪኮች ስለ አድዋ ድል ብዙ አይነት ታሪኮችን የታሪክ መጽሐፍ ላይ አውቀናል ማለት ነው። ተምረናል ማለት ነው። የተለያዩ ሃይማኖቶች እንዴት እንደመ፤ ብዙ ሃይማኖቶች እንዴት ምን ያህል እንደቆዩ የሰው ልጅ እንዴት በምን ያህል ባለፈው ዘመን ባለፉት ዘመናት የሰው ልጅ አኗኗር እንዴት እንደነበር የሰው ልጅ አኗኗር በምን ይኖር ነበር? በዚህ ቴክኖሎጂ ሳይመጣ በፊት የሰው ልጅ በምን ይኖር ነበር? እሳት በምን ያነድ ነበር? እሳት በድንጋይ ድንጋይና ድንጋይና ድንጋይ በማጋጨት እሳትን ያነድ እንደነበረን ተምረናል። ብዙ ነገሮችን ተምረናል እንግዲህ አንደኛው ታሪክ መማር የሚጠቅመን ነገር ምንድነው ታሪክ ካወቅን አንደኛ ራሳችንን እናውቃለን። አመጣጣችንን እናውቃለን። ምክንያቱም የሰው ልጅ እንዴት እንደነበር ድሮ እንዴት እንደነበር አሁን እኛ ያለንበት እና ድሮ እንዴት በሱ ሰዎች ይኖሩ እንደነበረም፤ ድሮ የተሰሩት ግፎች፤ ወይ ደግሞ ጥሩ ነገሮችንም ማወቅ፤ የድሮ ጥሩ ነገሮችንም መጥፎ ነገሮችንም ማወቅ በጣም ያዋጣል ማለት ነው። ስለዚህ ታሪክም የማውቅ ታሪክ መመርመር በጣም ጥሩ ነገር ነው እኔ ታሪክ የማውቅ በጣም ደስ ይለኛል። ከዛ ውጪ ደግሞ ሌሎች ደግሞ ስለ ሳይንስ ሳ በጣም ነው የምወደው ማለት ነው ስለዚህ ሳይንስ እና ህብረተሰብ በጣም ነው የምወደው። እ ስለዚህ እነዚህ ምርምሮች ላይ የሚሰሩ ነገሮች እንዲሁም ደግሞ ስለ አፍላጋት እንዲም ደግሞ ስለ አጽናፈ አለም እንዲም ደግሞ ስለ የተለያዩ ኮኩቦች ጨረቃዎች ፀሀይዎች ፀሀይ ምን ያህል ትርቃለች? ፀሀይ ለመውጣት በስንት ደቂቃ ይፈጅባታል? ፀሀይ እንዴት ነች? የሚለው ነገር ምድራችን ክብ ነች ወይስ ደግሞ ምን ጠፍጣፋ ነች የሚለውን ይሄ ደግሞ የምድራችንን እንዴት ነች ምድራችን በምንድነው የምትሽከረከረው? እንዴት ትሽከራከራለች? የሚለው ይሄ የተለያዩ የትምህርታዊ መሳሪያዎች እንዲም ደግሞ ስለተለያዩ የምድር ስበት ህጎች ተምሬያለሁ። የምድር ስበት ህጎች እንዲሁም ደግሞ ስለ ምድር ስበት ህግ እንዲሁም ደግሞ የተለያዩ የምድር ስበት ህጎች የተለያዩ ነገሮችን ተምረናል ማለት ነው። ስለዚህ ከትምህርቶች ውስጥ በጣም ደስ የሚለኝ ብዙ የታሪካት ተማሪዎች አሉ። እኔ ከትምህርቱ ውስጥ ደስ የሚለኝ ከትምህርት ክፍለ ጊዜ ውስጥ ሁሉ በጣም ደስ የሚለኝ የታሪክ ክፍለ ጊዜ ነው ማለትነው። ታሪክ መማሬ አንደኛ የሀገሬን ታሪክ እንዳውቅ አውቆኛል ማለት ነው ታሪክ መውደዴ የሀገሬን ታሪክ እንዳውቅ እንድረዳ አድርጎኛል። እንዲሁም ደግሞ ከሀገሬ አልፎ ደግሞ የተለያዩ የአፍሪካ ሀገራት ታሪክም እንዳውቅ ረድቶኛል ማለት ነው። ከአፍሪካ ሀገር ደግሞ በማለፍ የተለያዩ የአለማችን ሰባቱ አህጉሮች ታሪክ እንዳውቅ ረድቶኛል ማለት ነው። ብዙ አለማ የሰባቱንም አህጉር ታሪክ እንዳውቅ ረድቶኛል ማለት ነው አለማችን ላይ ስንት ውቅያኖሶቾ አይነቶች እንዳሉ እንዲሁም ደግሞ ስንት ባህር ስንት ወንዞች እንዳሉ፤ የአለማችን ትልቁ ወንዝ የትኛው እንደሆነ እንዴት የአለማችን የትኛው ሀገር እንደሆነች፤ የአለማችን አለማችን ላይ ትልቋ ተጽዕኖ ፈጣሪ ሀገር ማን እንደሆነች የሚለውን፤ ሁሉም ነው የእያንዳንዱን ሀገር ታሪክ አመጣጣቸውን ባህላቸውን ማወቅ የቻልነው በ በታሪክ መጽሐፍ ክፍለ ጊዜ ነው ማለት ነው። ስለዚህ የታሪክ ክፍለ ጊዜ እንዲሁም ደግሞ የታሪክ መጽሐፍ በጣም ምንም የምወደው የታሪክ ክፍለ ጊዜ ትምህርትን በጣም እወደዋለሁ። ስለዚህ የታሪክ ክፍለ ጊዜ ታሪክ ክፍለ ጊዜም መማር በጣም ደስ ይለኛል የታሪክ ክፍለ ጊዜ መማር ስለራስ ስለ ሀገር ማወቅ

ኮፍያ ማድረግ በሚገባ እወዳለሁ። ኮፍያ ይሄን ነገር ያገለገለ ኮፊያ የተለያዩ ነገሮችን በቃ አንዲሁም ደግሞ ፀሀይ ከላያችን ላይ ይከለክላል፣ የፀሀይ ብርሃን እንዲሁም ደግሞ ፊታችን እንዳይተቆር፣ እንዲሁም ደግሞ ራሳችን ደግሞ እንዳይደርቅ ስለሚያደርግልን ኮፊያ ብዙ አይነት ጥቅም አለው ማለት ነው። ኮፍያ ማድረግ እኔ ያን ያህል አዘውትሬ የማድረግ ሰው አይደለሁም ግን ነገር ግን ኮፍያ አንዳንዴ አንዲሁም ደግሞ ፀጉር የሌላቸው ሰዎችን መላጣ ሰዎችን የሚያደርጉት ነው። እኛ ደግሞ ኮፍያ ፀጉር ያለው ሰው ኮፍያ አያደርግም። ስለዚህ ኮፍያ የሚያገልግለው መላጣ ሰዎች እና እንዲሁም፣ ደግሞ የህግ ሰዎች፣ እንዲሁም ደግሞ ወጣት ወታደሮች የሚያደርጉት ነው ኮፍያን እንደ ሰውዩ እንደ ሰው ፍላጎት ይለያያል። ኮፍያ ለማጌጥ የሚለብሰው አለ እንዲህም ደግሞ አንዳንድ ሰው የራሱ የራሱ አቋሙ አድርጎት የሚለብሰው ሰው አለ። እና ይሄ ሰው አለባበሱ ይለያያል። ይሄ ሰው አለማመሱ ኮፍያው እንደ እንደኮፍያ ይለያያል ማለት ሰዎች የሚለብሱበት መንገድ እና ሰዎች የሚጠቀሙበት መንገድ ይለያል። ምክንያቱም ኮፍያ ለብዙ ነገር ይለበሳል ማለት ነው። ኮፍያ ለሀዘን ጥቁር ኮፍያ ለሀዘን ይለበሳል። እንዲሁም ደግሞ ለተለያዩ ለስራዎች ለስራ ጊዜ ይለበሳል ማለት ነው። ኮፊዬ በብዙ አይነት መንገድ አለ። ብዙ አይነት ኮፊዬ የስራ ኮፊዬ አለ፣ እንዲሁም ደግሞ የመዝናኛ ኮፊዬ አለ። እነዚህን ለይቶ ማወቅ ያስፈልጋል ማለት ነው እንዲሁም ደግሞ የተመሰለ የተመሰረተ በተለያዩ መንገድ የተሰሩ ኮፍያዎች አሉ። እንዲሁም ደግሞ በሹራብ መልክ የተሰሩ የተለያዩ ኮፍያዎች አሉ ማለት ነው። ብዙ አይነት ኮፍያዎች አሉ። ለብርድ የሚደረጉ፣ እንዲሁም ደግሞ የስፖርት ኮፍያዎች አሉ። ለብርድ የሚደረጉ ኮፍያዎች እነሱ እነሱ ኮፍያዎች ፀጉራችን ስንላጭ እንዲሁም ደግሞ ብርድ ሲሆንና ዝናብ ሲዘንብ ዝናብ እንዳይዘንብብን ደግሞ ፀጉራችን እንዳይበላሽብን የምናደርገው ኩፍያ እና ሲበርደን የምናደርገው ኮፍያ ነው። ጠዋት ጠዋት ስፖርት ስንሰራ የምናደርገው ኩፍያ የሽራብ ኩፍያ ይባላል ማለት ነው። እና የመዘነጫ ኮፊያ ደግሞ እሱ የተለየ ሰው ከፈለገ ብቻ የሚያደርገው እንዲሁም ደግሞ ፀጉር የለው ሰው ፀሀይ እንዳይመጣው ፀሀይ ትኩሳቱ የፀሀይ ትኩሳት እንዳያገኘው የሚያደርገው ነው ማለት ነው። ስለዚህ የተለያየ ኮፍያዎች እንዳሉ የተለያየ ልብሶች ሁሉ እንዳሉት የተለያዩ ኮፍያዎች አሉ ማለት ነው። ስለዚህ እነዚህን ከግምት ውስጥ በማስገባት ኮፍያዎች ለተለያየ ጥቅም ይውላሉ ማለት ነው። ስለዚህ የህፃናት ኮፍያ አለ፣ የትልቀ ሰው ኮፍያ አለ እንዲሁም ደግሞ ኮፍያ የሴቶች ኮፍያዎች ራሱ የማጌጫ ኮፍያዎች አሉ። ስለዚህ እኔ የምለብሳቸው ምንም አይነት ኮፍያ የለም። ለሀዘን ጊዜ ሲሆን ብቻ የምለብሰው ኮፍያ ብቻ ያለኝ እሱ እራሱ ለብሼ አላቅም ማለት ነው። ስለዚህ እንደዚህ አይነት ኮፍያዎች አሉ። ብዙ አይነት ኮፍያዎች የምንለብሳቸው የምንጠቀማቸው ለተለያየ ጉዳዮች የምናውላቸው አሉ ስለዚህ ብዙ ጊዜ ለፀሀይ ውስጥ፣ እንዲሁም ደግሞ ፀሀይ እንዳይመታን፣ እንዲሁም ደግሞ በርድ እንዳይመታን ዝናብ እንዳይመታ የምናደርገው ነው ኮፍያ ማለት ነው።